ማታ በምን ሰዓት ትመገባለህ ይላል ጥያቄው እኔ አብዛኛውን ሰዓት የለመድኩበት የምግብ ሰዓቴ ማታው ሁለት ሰዓት ነው እራቴን የምመገበው። ከድሮም ጀምሮ ከቤተሰቦቼ ጋርም እያለሁ ማታው ሁለት ሰዓት ላይ እንመገባለን። ከዛ በኋላ ወደ መኝታ ነው የምንሄደው ምክንያቱም ጠዋት እንወጣለን። ከዛ በኋላ ለስራም ጠዋት ጠዋት እንወጣለን ለስራ ከዛ ማታ በምንገባበት ሰዓት እኔም ትምህርት ቤት ተማሪም እያለሁ ቤተሰቦቼ ከድሮም ጀምሮ የሚያደርጉት ነገር። ልክ በቃ አንድ ሰዓት ተኩል ካለፈ በኋላ ምግብ ለማቅረብ ነው የምንዘጋጀው። ሁለት ሰዓት ካለፈ በኋላ እኛ ቤት ምግብ ተበልቶ አያውቅም። በቃ ማክሲማም ሁለት ሰዓት ላይ እየተመገብን ነው የምንገኘው። ወይ ደግሞ ምግብ በልተን ጨርሰን ሊሆን ይችላል። ሁለት ሰዓት ላይ የሆነ ፕሮግራም አይተን ለመተኛት የተዘጋጀን ነው የሚሆነው። በጊዜ ነው የምንተኘው የምንተኛው እኛ ቤት። እና በዛም ልምዱ የመጣ ይመስለኛል። እኔ አሁንም ከቤተሰብ ወጥቼ እንደዚሁ ስራም እየሰራሁ ባለውበት ሰዓት። ልክ ማታ ከ ከአንድ ልክ ማታ ከገባሁ በኋላ እራቴን ሰርቼ ሁለት ሰዓት ላይ ነው የምመገበው። አብዛኛው ጊዜ እንደዚህ በሆነ በሆነ ምክንያት ራሱ ከስራውን አርፍርጄ በገባው ሰዓት ያን ያህል ምግብ ፍላጎት አይኖረኝም። ሰዓቱ በመሸ ሰዓት ከልምድም የመጣ ሊሆን ይችላል። ከድሮ ጀምሮ እና ከዚህ በተያያዘ ይመስለኛል። ያን ያህል ልምዱም ስለሌለኝ የምግብ ፍላጎት አይኖረኝም። እንደዚ አምሽቼ ስበላ እና በቃ በዛ ቢባል ሁለት ሰዓት ወይ ደግሞ ሁለት ሰዓት ተኩል ብበላ ነው ራቴን ሁል ጊዜ ነው የማደርገው እና ከሰዓቴ ማሳለፊያው አላውቅም። ልክ በቃ ሆዴን ባስለመድኩበት ሰዓት የምዕራፍ ስሜት የሚሰማኝም በዛ ሰዓት ነው ከዛ ካለፈ ወይ እንቅልፌ እንቅልፌም በጣም እንቅልፋም ከሚባሉ ሰዎች መካከልም አንዷ ነኝ። ልክ በቃ ሶስት ሰዓት ላይ ሲል ወደ አልጋዬ የምሮጥ አይነት ሰው ነኝ። ሁለት ሰዓት ከበላሁ በኋላ አንድ ሰዓት ትንሽ ለአንድ ሰዓትም ይሁን ትንሽ ሪላክስ ካደረኩኝ በኋላ ወዲያው መተኛት ነው የምፈልገው። እና ልክ የጧት ሰውም አይደለሁም በጧት ለመነሳት ደግሞ የግድ በጊዜ መተኛት አለብኝ። ለዛ በጊዜ በልቼ በጊዜ ከሚተኙ ሰዎች መካከል አንዷ እኔ ነኝ። እንዲሁ ብዙ ሰዎች እንዴ እንዴ አሁን ሁለት ሰዓት ላይ እንዴት? ተብሎ ይበላል ገና እኮ አልመሸም ምናምን ብዙ ሰው ይለኛል እንደዚህ ግን እኔ ከሁለት ሰዓት ካለፈ ምግብ ያን ያህል ፍላጎቱም የለኝም። ለዛ ከልምዴም አኳያ ሊሆን ይችላል። ድሮ ከልጅነቴም ጀምሮ ከቤተሰቦቼ ጋርም ባለውበት ሰዓት ሁለት ሰዓት ካለፈ ተመግበን አናውቅም። ልክ ሁለት ሰዓት ላይ በቃ ሁሉም ሰው ቤት ይገባል ይሰበሰባል እና ሁሉም ከስራ ደክሞ ስለሚመለስ ሁለት ሰዓት ላይ ማለፍ የለበትም። ብለን ስለምናስብ ሁለት ሰዓት ላይ ይቀርቧል ተሰብስበን ያንን ተመግበን ተነስተን ወይ ትንሽ እንቅስቃሴ እናደርጋለን ወይ ደግሞ የሚታዩ ነገሮች ሊኖር ይችላል። ወይ ዜና ወይ ፊልም የተለያዩ ነገሮችን ለአንድ ሰዓት ምናምን አይተን ሶስት ሰዓት ላይ የኛ ቤት ሰው ሁሉም ይተኛል ማለት ነው። ምክንያቱም ጠዋት ለመነሳት ጠዋትም እንደዚሁ አስራ አንድ ሰዓት ወይ ደግሞ አስራ ሁለት ሰዓት ቀደም ብለን የምንነሳው። ከዛ ደግሞ ለስራ ለመሄድ መዘጋጀት አለብን። በድሮም ሰዓት እንደዚህ ከፋሚሊዬ ጋርም ሆኜ የምነሳው እንደዚሁ በጧት ስለሆነ በጊዜ መተኛት ልምዱ ስላለኝ አሁንም ይሄንን ይሄ ልምድ አልለቀቀኝም። ያው ሁለት ሰዓት ላይ እበላለሁ ሶስት ሰዓት አካባቢ እተኛለሁ ከዛ ደግሞ በጊዜ ለመነሳት አስራ አንድ ሰዓት ወይ አስራ ሁለት ሰዓት በጊዜ ለመነሳት እሞክራለሁ ማለት ነው። እና ማታ በ ቀደም ብዬ ነው እራቴ የምመገበው። ከቤተሰቦቼም ጋር ባለሁ በሰአት በቃ ተሰባስበን የምንመገበውን ጊዜ በዛ የመጣ ልምድ ይመስለኛል። አሁንም የመመገበው ሁለት ሰዓት ነው ማለት ነው። እና ከዛ አለፈ ቢባል ግማሽ ሰዓት ነው የማሳልፈው። ሶስት ሰዓት በቃ ሁል ጊዜ የምተኛበት ሰዓት ሶስት ሰዓት ነው። ከዛ አሳልፌ አላውቅም። በቃ በጣም ቆየሁ ቢባል እና አሁን አንዳንድ ሰው ዛሬ በጣም ቆይቼ ነው የተኛሁት ምናምን ብሎ ሰባት ሰዓት ስምንት ሰዓት ሊተኛ ይችላል አይደል? እኔ በጣም ቆየሁ ከተባለ አራት ሰዓት ነው የምተኛው። እንጂ እኔ የእንቅልፍ ሰዓቴም ሶስት ሰዓት ነው። የምመገብበት ሰዓት ደግሞ ሁለት ሰዓት ወይ ደግሞ ሁለት ሰዓት ተኩል ነው። ሁሉም ቤተሰብ የሚሰበሰበት ሰዓት ነው። እና ከተሰበሰብን በኋላ ደግሞ ሁሉም ከስራ ደክሞት ስለሚመጣ በዛ ሰዓት ነው እየተመገብኩ ያደግኩት በቤት ውስጥ። ከዛ ባለፈ ደግሞ አሁንም እንደዚህ ብቻዬን በምኖርበት ሰዓት። ከስራ እመለሳለሁ ወደ እራቴን ወደ ማብሰል ነው የምገባው ሌላ ስራ አልሰራም። ከዛ በኋላ እራቴን የምመገበው ሁለት ሰዓት ሲል ነው ማለት ነው

የመንገድህን ስም ታውቃለህ? አዎ አብዛኛው ጊዜ የምጓዘው የመንገዴን ስም በማወቅ ነው። ማንኛውም ሰው እኔም ብቻ ላልሆን እችላለሁ። የትኛውም ሰው የምጕዝበትን መንገድ ትክክል ነው አይደለም የሚለውን ለማወቅም። ካወቀ በምያውቀው መንገድ ይጓዛል። ካላወቀ ደግሞ የሚሄድበት መንገድ ወዴት ነው? ወዴት እየተጓዝኩ ነው ብሎ ሰውን ይጠይቃል። የመንገድ ሲባል የጎዳና መንገድ ሊሆን ይችላል? ወይ ደግሞ የህይወት መንገድም ሊሆን ይችላል። በህይወት መንገድም አንዳንዴ እንደዚህ ስንጓዝ የተለያዩ ፈተናዎች ሲገጥሙን። የምጓዝበት መንገድ እንዴት ነው ትክክል ነው ወይ ወይስ አይደለም? ብለን አብዛኛው ሰዓት ከራሳችን ጋር እንጣላለን የተለያዩ ጥያቄዎችን ለራሳችን ራሳችንን እንጠይቃለን። ከዛም ባለፈ ደግሞ በቃ የማማረር የተለያዩ ነገሮችን የማድረግ ነገር ሊኖር ይችላል። ምክንያቱም ደግሞ የሚሄድበት የህይወት መንገድ ወዴት ነው አቅጣጫው እንዴት ነው? አላወቅኩትም ወይ ይሄ ላእኔ አይገባኝም? ወይ ይሄ ይሄ ነገር ከምን ጋር በተያያዘ ነው? ምናምን በጣም ብዙ ጥያቄዎች ራሳችንን እንጠይቃለን። እኔም ብዬም ስለማውቅ ማለት ነው። እንዴት በዚህ ልክ እንደዚህ ልፈተን እችላለሁ? በህይወት የተለያዩ ውጣውረዶች ፈተናዎች በሚያልፉን ሰዓት የምናማርር ከሆነ ያ ፈተና እየበዛብን ነው የሚሄደው እና። ትክክለኛውን መንገድ ስላልመረጥኩ ይሁን እንላለን። አንዳንዴ ወይ የምጓዝበት መንገድ ልቀይር ይሄ እንዴት ነው? ከእኔ ጋር አይሄድም ወይ? አብዛኛውን ሰዓት በቃ ልክ ላይሆን ይችላል የምንሄድበት የመረጥነው ህይወት ትክክል ላይሆን ይችላል። ግን ደግሞ በሰአቱ ትክክል መስሎ ታይቶን ልክ በቃ መንገድ በጀመርን ሰዓት። ከዛ ደግሞ ለመመለስ ወይ ደግሞ ለመውጣት ትክክለኛውን ነገርም ላናውቀው እንችላለን። ወይ ደግሞ ብዙ ከተጓዝን በኋላም የተሳሳተ የተሳሳተ መስሎ ሊሰማን ስለይ ይችላል። እና አብዛኛው ጊዜ የ በህይወት መንገድ ስንሄድ የተለያዩ ፈተናዎችን እናልፋለን። እና የብዙ አይነት መንገዶች አሉ። ከሕይወት የህይወት መንገድ አለ እንደገና ደግሞ የጎዳና መንገዶች አሉ። ከቤት ወጥተን የምንሄድበት እዚህ ቦታ ልሄድ ነው ብለን። ያንን መንገድ ካወቅነው ቀጥታውን እንሄዳለን። ካላወቅነው ደግሞ እንደዚሁ ሰው እንጠይቃለን ይሄ መንገድ ወዴት ነው የሚያስጉዘን? የዚህ ጎዳናስ ወዴት ነው መንገዱ? ብለን አብዛኛውን ሰው መንገድ ላይ በምናገኘው ሰው ጠይቀን በዛ እየተመራንም እንሄዳለን። ግን ደግሞ የህይወት መንገድ ሲሆን ከጎዳናው ላይት ይላል ምክንያቱም። እኛ የምንፈልገውና ሰዎች እንደዚህ ነው በዚህ ተጓዙ። ሲሉን በሰው መመራት ደስ የማይል ነገር ነው። ምክንያቱም ሶ አንዳንድ ሰዎች ለኛ ጥሩ አስበው ጥሩን መንገድ የሚመሩን ሰዎች ሊኖሩ ይችላሉ። በእርግጥ ግን ከዚህ በተያያዘ ደግሞ አንዳንድ ሰዎች ምቀኝነት ሊኖርባቸው ይችላል። የጥሩ ነገር ላያስቡ ይችላሉ። እና አይ ይሄ መንገድ ትክክል ትክክልም የመረጥከው መንገድ ትክክል እንዲልሆነ አውቀውም ትክክል ነክ በዚህ ተጓዝ የሚሉክ ሰዎች አሉ። አንዳንዶቹ ደግሞ ምርጥ ሰዎች ሊኖሩ ይችላሉ አይ ይሄ መንገድ እንዲህ እንዲህ ነው። በቃ የተለያዩ የምክር ከራ አገልግሎት የሚሰጡን። ህይወታችንን በዚህ መንገድ የተለያዩ ኤክስፕሪያንስ ያላቸው ሰዎች። የተለያየ ልምዳቸውን የሚያካፍሉብን ጊዜያቶችም ይኖራሉ። በዚህ መንገድ መጓዝ ይሄን ይሄን ፈተና ሊያጋጥመን ይችላል ግን ደግሞ ያንን ፈተና እናልፈዋለን። እና ይሄ መንገድ ለዚህ ስኬትክ ጥሩ ነው እና የህይወትህን ያቃነዋል ህይወትህን መስመር ያስይዝልሃል። ብለው የሚማክሩን ሰዎች እንዳሉ ሁሉ እንደገና ደግሞ በተቃራኒ አቅጣጫ እንድንጓዝ የሚያደርጉን በተቃራኒው መንገድ እንድንሄድ የሚያደርጉን የተለያዩ ሰዎች ሊኖሩ ይችላሉ። እና እኔ አሁን አብዛኛው ሰዓት በሰው ሳይሆን በራሴ ነው የምጓዘው። እና ደግሞ ብዙ ጊዜ እሳሳታለሁ መሳሳት ያለ ነው። በ የህይወት መንገዴ ገና አልጀመርኩም ብዬ ማሰብ አለው። በቃ ገና መንገዴንም አላወቅኩትም። እና የመንገድ ስም አብዛኛውን ጊዜ እንደዚህ የጎዳናዎቹንም አላውቅም። አብዛኛው ሰዓት ከቤት በወጣው ሰዓት ይሄ መንገድ ስሙን እናገርና። አቅጣጫውን እነሱ ይነግሩኛል ማለት ነው። እና አብዛኛውን ጊዜ በሰውም ነው። የምንቀሳቀሰው ወይ ደግሞ ማፕን በመጠቀም ስሙን ሰርች አደርጋለሁ። አቅጣጫውን እኔ የመንገዱን ስም ሳይሆን አቅጣጫውን ነው አብዛኛውን ጊዜ የማላውቀው። የመንገድ ስም አብዛኛውን ሰው ሊሆን ይችላል ወይ ደግሞ ከሆነ ቦታ አንብበን ሊሆን ይችላል። የተለያዩ

ከስራ ሰዓት በኋላ ትሰራለህ ይላል? ጥያቄው እኔ አብዛኛውን ሰዓት የቤት ስራ ነው እንጅ የምሰራው እንደዚህ የራሴ የምለው ስራ ወይ ደግሞ ተቀጥሮ የተቀጠረበት የመሰራው ስራ የለኝም እና ተማሪ ነኝ ገና ከዛ ጎን ለወን የምሰራውን ስራ የለኝም እየተማርኩኝ ነው። በተማርኩበት ዘርፍ ወደፊት በማገኘው ስራ ግን ያው ጎን ለጎን ምናልባት ቤት የቤት ስራዎችን እንደዚህ ከፋሚሊ ጋርም ስለምኖር አንዳንድ ስራዎችን አግዛቸዋለሁ የሚል ነው እንጂ ከምሰራው። ስራ ሌላ ተጨማሪ ስራ እሰራለሁ ብዬ አላስብም። ግን ደግሞ ያው እንደ ፈጣሪ ፍቃድ ነው የሚሆነው። ምናልባት አሁን ክላሴን ጨርሼ ከስራ ሰዓት በኋላ ጎን ለጎን ምናልባት የምሰራቸውን ስራ ሊኖሩ ይችላሉ አይታወቅም ሁሉም ነገር እንደ ፈጣሪ ፈቃድ ነው የሚሆነው። ምክንያቱም እኔ ተማሪ ስለሆንኩኝ አሁን ይሄ ይሄ ነው ማለት አልችልም። ምክንያቱም እማራለሁ ከክላስ መልስ ደግሞ የቤት ስራዎችን ነው ቤተሰቦቼን ነው እያገዝኩኝ ያለሁት ሌላ ስራ ላይ። በራሴ ሰርቼ ገንዘብ እያመጣሁ አይደለም ምክንያቱም ገና ተማሪ ነኝ እና ያንን ትምህርት ስትጨርስ ነው። ለመስራትም ያሰብኩት ይሆናልም ብዬ ያሰብኩት ከስራ ሰዓት በኋላ። ከትምህርት ቤት በኋላ ቤት ሆኑ ያው አንዳንድ ነገሮችን ቢሰማ አግስ ከዛ በኋላ ጥናት ነው እንጂ ሌላ ተቀጥሮ የመስራትም ሀሳቡም የለኝም። ቢኖረኝም በምንም ዘርፍ ልቀጠር የምችል አይመስለኝም ምናልባት በግል ነገሮች ካልሆነ አላውቅም ገና ውሳኔ ላይ አልደረስኩም። ምክንያቱም ምክንያቴ ደግሞ ያው ገና ክላስ ስላልጨረስኩ ነው ተማሪ ስለሆንኩኝ ጎን ለጎን የምሰራው ስራ ለጊዜው የሉኝም ምክንያቴ ያው ቅድም እንዳልኩት ከትምህርት ጋር በተያያዘ ነው። ልክ ትምህርቴን እንደጨረስኩኝ ግን ምናልባት ተቃጥሬም ሊሆን ይችላል የምሰራው ወይ ደግሞ የራሴም የግል የሆነ ነገር ሊሆን ይችላል። የምሰራው በዚህ ምክንያት ገና አልወሰንኩም ውሳኔ ላይ አልደረስኩም። ምክንያቱም በርግጥ የሆነ ግብ አለኝ። የራሴ የሆነ ነገር ቢኖረኝ ነው ደስ ይለኛል ብዬ የማስበው ምክንያቱም የቅጥር ስራ አያሳድግም ከሚሉ ሰዎች መካከል አንዷ ስለሆንኩኝ። ምናልባትም የገጠር ስራ ባገኝ ከጎን ደግሞ ከስራ ሰዓት በኋላ ልክ እንደ ጥያቄው ማለት ነው ከስራ ሰዓት በኋላ። ከተቀጠርኩበት ስራ በኋላ የራሴ የሆነች ነገር የግል ነገር ብትኖረኝ ብዬ አስባለሁ። ምክንያቱም አሁን ትምህርቴን ጨርሼ የግል ነገር ካልኩኝ ሌላ ወጪ ነው የሚሆነው ትምህርቱ ለትምህርት ላይ ያወጣሁት ወጪ ከገንዘብ እስከ ጊዜ በላይ። ምንም አይነት ትርፍ ላላገኝበት እችላለሁ ደግሞም እውቀትም እየጠፋ ይሄዳል አንዳንዴ ካላዳበርነው ማለት ነው። አሁን ከክላስ በኋላ የራሴን የግል ስራ ጀምሬ ብሰራ ያ እውቀት ሊጠፋ ይችላል ምክንያቱም ዞር ብዬ ላላየው እችላለሁ ማለት ነው። የተመረኩበትን ፊልድም ላይገባኝም ይችላል ማለት ነው። እና ከዚህ በተያያዘ ከስራ ሰዓት በኋላ ሳይሆን ያው ጊዜም ገንዘቤም እንዳለ ሆኖ የራሴ የሆነ ነገር ቢኖረኝ ብዬ ነው የማስበውም። እና እንደሚኖረኝም እርግጠኛ ነኝ ምክንያቱም ከድሮም ጀምሮ አስበዋለሁ። ያው አሁን አሁን ላይ ብዙም ቅጥር የማይወጣም ቢወጣም ያው አገኛለሁ ብዬ አላስብም አልሞከርኩትም። ግን ቢኖረኝ ብቀጠር ብዬ ደስ ይለኛል። ምክንያቱም ደግሞ ልክ ለፍተህ ተምረክ ያው ቅጥር ስራ ስታገኝ በቃ ያ ውጤት ያስደስታል እስከዛሬ የለፋህበት ነገር ከትምህርት ባለፈ የጊዜው የገንዘቡ ወይ ሁሉንም አጠቃላይ ያ የልፋት ውጤት ነው። ተምረክ ቀጥረህ የምትቀጥርበት ነገር ማለት ነው። እና እና እኔ ባገኝ ደስ ይለኛል። የቅጥር ስራ ማለት ነው ከዛ በኋላ ግን ጎን ለጎን የምሰራቸው ስራዎች ይኖራሉ ብዬ አስባለሁ ምክንያቱም ቅድም እንዳልኩት የቅጥር ስራ ያን ያህል ህይወትን የሚቀይር አይደለም። ሁል ጊዜ የወር ደሞዝ ሰቀቅ ጠብቆ መኖር አይችልም። ያን ያህልም የቅጥሩ ገንዘብ በጣም እንትን ሊል አይችልም ለዚያ ወደፊት ልዶች ሲመጡ ትዳር ሲመሰረት ከዛም በኋላ የተለያዩ ነገሮች ሲመጡ ያ ገንዘብ በቂ ላይሆን ይችላል። ምናልባት ከ ለራስህ ሊሆንህ ይችላል ግን ወደፊት ልጅና በትዳር የሚባል ነገር አለ። ከዛ

የጨረቃ ብርሃን ትወዳለህ? አዎ ጨረቃን ይጠላል ብዬ የማስበው የጨረቃን ሊጠላ ይችላል ብዬ ሰው አላስብም። ምክንያቱም እኔም በጣም ስለምወድ ሊሆን ይችላል። አላውቅም በጣም የተለየ ፍቅር ነው ያለኝ ለጨረቃ። በፊት ላይ ሰዎች ስለ ጨረቃ ሲዘፍኑ ስለ ጨረቃው ውበት ሲያወሩ ወይ ደግሞ ፍቅረኛቸውን በጨረቃ ሲመስሏት። እሰማ ነበረ ግን ያን ያህል ውበቷም አይታየኝም ነበር አላውቅም። ምክንያቱም ደግሞ ያን ያህል ለተፈጥሮ ያን ያህል ትኩረት የምሰጥ አይነት ሰው አይደለሁም። ግን ከሆነ ጊዜ በኋላ ያው ቅድም እንዳልኩት ፍቅረኛ ይመስላል። እንዳልኩት ማለት ነው። እና በዛ ሲመስሉኝ እኔንም ሲመስሉኝ ሳይሆን ፍቅረኛዬ እንደዚሁ ሲመስለኝ። እንደዚሁ በወቅት ስንወጣ ጨረቃ ስትኖር በቃ ምሽታችንን በጣም ታደምቅልናለች። ከእሷ ጋር በተያያዘም እሷን በቃ ልክ እንደ እሷ ብርሃን ነሽ ምናምን ሲሉኝ የሚሰሙኝ ስሜቶች አሉ። እና ሁሌም እሷን ባየኋት ቁጥር እሱንም የማስታወስ ነገር ስላለ ይመስለኛል ከሱ በተያያዘ ነው። እየወደድኳት የመጣሁት በአጭሩ ማለት ነው። እና በፊት በቃ ክላስ መጥቼ ከቤት ስለማልወጣም ሊሆን ይችላል። ጥናት ላይም ሊሆን ሊሆን ስለሚችል ያን ያህል ውበቷን የማይታይ ማለት ወጥቼም ቁጭ ብዬ ላደንቃት አልቻልኩም የማየት እድሉም ያን ያህል አላገኘሁም ነበረ። እና በፊት ሰው ሲል ያን ያህል በቃ እንትን አይሰጠኝም ነበረ ስሜት አይሰጠኝም። ማለት እንዴት እንደዚህ ምናምን ልል ይችላል በጣም ውብ እንደሆነች ብዙ ሰው ያወራል። እንደዚሁ ቅድም እንዳልኩት ፍቅረኛሞች ፍቅረኛማማቾች ይገላለጣሉ ፍቅራቸውን በእሷ በእሷ ውበት በእሷ ብርሃን ይደናነቃሉ። እና ያን ያህል እንትን አይሰጠኝም ነበረ። ግን ከሆነ ጊዜ በኋላ ሜይቢ አንድ አመት ከአንድ አመት በኋላ ግን እኔም ይሄ ወግ ደርሶኝ ከፍቅረኛዬ ጋር ወክ በማደርግበት ሰዓት በቃ በጣም በጣም ነው የምትስበኝ። ብርሃኑ በጣም ነው ደስ የሚለው እሷ ሳትኖር እንደዚህ ክረምት ላይ አሁን ብዙም አትወጣም ዳመና ሲጋርዳት ጨረቃ አትታይም እና በጣም ይጨልማል። በጣም ጊዜም ቢሆን ዳመና ካለ ጨረቃ ከሌለች በጣም ጨለማ በሚሆን ሰዓት በጣም ነው የሚደብረኝ። የምር በቃ አይ በጣም ጨለማ ነው ሶ ወደ ቤት መግባት አለብኝ ስለው እሱ ራሱ አይ አንቺ አለሽ አይደል ዛሬ ጨረቃዋን ተክተሻል። በቃ የተለያዩ የፍቅር ቃላቶች ሊሆን ይችላል የተለያዩ ነገሮችን በሚጠቀም ሰዓት በቃ የተለየ ፍቅር እያደረብኝ መጣ። ዱሮ ላይ ያን ያህል ማታ ላይ ወይ ጥናት ወይ ቲቪ አያለሁ ወይ ስልኬን እጠቀማለሁ እንጂ ከመሻ በኋላ ከቤት ውጪ ውጪ ብዬ ደጅ ላይም ቁጭ ብዬ በቃ በብርሃኑ እንደዚህ ተመስጬ ወይ እስከተፈጥሮ ጋር አውርቼ ምናምን አላውቅም። ግን አሁን አሁን እንዲሁ ባንገናኝ ራሱ ሁሌም ላይመቸን ይችላል ወክ እና ባይመቸንም ራሱ ደጅ ላይ ቁጭ ብዬ አያታለሁ። እና በቃ እንዴት እስከዛሬ እሱ ከማለቱ በፊት እንዴት እስከዛሬ ይሄንን የመሰለው ውበት ሳላደንቅ ቀረሁ። እንዴት በዚህ ብርሃን ውጪ ላይ ቁጭ ብዬ መንፈሴን ሳላዳምጥ በቃ በእርግጥ ውበቷ ልክ ስትታይ ታፈዛለች እና በብርሃኗ ፍዝዝ ብዬ ቁጭ ብዬ የማያት ማየት እወዳለሁ። እና ከስትወታ ያዘነው ደስ የምትለኝ ከዛ ባለፈ ደግሞ እንደዚህ ያን ያህል ስለ እውቀቱ የለኝም። ግን ትረካዎች ላይ አለች በቃ የፍቅረኛው ማቾች ያው ቅድም እንዳልኩት ከዚህ በተያያዘ የሚገላለጡበት ነው ፍቅራቸውን። ልክ እንደ ጨረቃ ድመቅ ይለኝ ፍቅር ይለኝ ብዙ ነገሮች ይባባላሉ። እና እኔም እንደዚህ ስለተባልኩኝም ነው አንድም ለማርነቅ እንዴ በቃ በወቅት ሰዓት በተለይ ማታ ላይ እንደዚህ ሲመሽ እሷ ወጣ በሷ ብርሃን መራመድ በጣም ነው የሚያስደስተው የእውነቴን ነው። በቃ ለይተህ ያለ ስሜት እንዲሰማኝ ነው። የምታደርገው እና በጣም ነው እንደገና ደግሞ በሷም ስም መስሴ ሚኒ በጣም ደስ ደስታ እየሰማኝ ነው የሚገኘው ማለት ነው። እና በጣም ነው የምወደው እንደዚህ ደመና በሚሆን ሰዓት በቃ ይደብረኛል። ምክንያቱም ብርሃኗ ስለሚጋርደው ዳመና ሁል ጊዜ ወጥቼ ስለማያት ማለት ነው በጣም እናደዳለሁ ደጋመና

የስራ እድገት እየፈለክ ነው? አዎ የስራ እድገት እየፈለኩኝ እገኛለሁ አሁን ላይ ምክንያቱም የምሰራው ስራ ያን ያህል የሚያስደስትም አይደለም። አሁን ላይ ኑሮም እየተወደደ ነው። እና ገንዘብም በቃ እንዴት ልበላችሁ ጋርም እየኖርኩኝ የሚከፈለኝ ደሞዝ በቂ አይደለም። ለዛ እድገት ባገኝ ሁል ጊዜ ምኞቴ ነው ወይ የስራ እድገት ባገኝ ወይ ደግሞ የራሴ የሆነ ነገር ትንሽም ብትሆን የራሴ የሆነች ነገር ብትኖረኝ ብዬ አስባለሁ። እና እድገት የምፈልግበት ጊዜ ላይ ነው የምገኘው አሁን ላይ እና እድገት ባገኝ ደስ ይለኛል። የሚጠላ ሰው አለ ብዬ አላስብም። ምክንያቱም ሁሉም ሰው ከትንሽ ነው የሚነሳው በእርግጥ ግን ከፍ እያለ ሲሄድ ያ ስሜት በቃ እኔም ያንን ስሜት ማየት እፈልጋለሁ። ልክ እድገስ ሳገኝ የሚሰማ የሚሰማቸው ስሜት አለ ያ ደስታ። እኔም እኔም ቤት ደርሶ እስከማየው ድረስ ጓጉቼ ነው የምገኘው። እና ወይ ይሄን ስራ ትቼ የራሴን የሆነ ስራ ልጀምር። ወይ ደግሞ እድገት ባገኝ ሁል ጊዜ ሁል ጊዜ አባባሌ ነው ማለት ነው። እና እየፈለኩኝ ነው አዎ አሁን ካለሁበት ስራ በደሞዝም በስራም ሊሆን ይችላል ከፍ ያለ። ያው ጊዜን ካባከንኩኝ አይቀር የተለየ የተሻለ ክፍያ ሲገኝ ጥሩ ነው። አሁን ላይ ቅድም እንዳልኩት ኖሮ ተወዷል ከቤት ወጥቼ ብኖር። ጭራሽ አይገናኝም የሚከፈለኝ ክፍያ እና የምኖረው ኑሮ ጭራሽ ላይገናኝ ይችላል። የቤት ከራዬ አስቤዛ ተጀምሮ ሁለቱም ተጨምሮ አንድ ላይ ጭራሽ እንትን ላይለኝ ይችላል ግን ደግሞ የምመገበው ቤት ነው። የማድረው ቤት ነው። ከዚህ በተያያዘ በቃ እኔ የማወጣቸው ወጪዎች አንዳንድ ኮስሞቃዎች እና የምለብሳቸውን ልብሶች ነው። እንደዚህም ሆኖ በቃ ሊበቃኝ አይችልም ምክንያቱም በጣም ትንሽ ናት። የምሰራውም ስራ ያው ጊዜዬን ካጠፉ አይቀር። አሪፍ ስራ ባገኝ ታለቅ ያለም ደሞዝ ሊሆን ይችላል በቃ የስራ እድገት ሲባል ከደሞዙም ከፍ ያለም ነው። ያው ስራውም ከበድ ሊል ይችላል ድሮ ከምሰራው ስራ ግን ያው ከበድ ያለ ስራ ሰርተህ አሪፍ የሆነ ደሞዝ ብታገኘነው ነው። ደስ የሚልክ ብዬ አስባለሁ። እና ሁልጊዜም የእድገት ቢኖረኝ ከፍ ያለ ደሞዝ ባገኝ ጊዜን ካባከንኩ አይቀር ለስራ ብዬ ወጥቼ ከገባሁኝ አይቀር። ከፍ ያለ ስራ ሰርቼ ደሞዜም እንደዚህ ቢጨምርና ራሴን ብችል ብዬ ሁልጊዜ አስባለሁ። እና እየፈለኩኝም እገኛለሁ የተለየ የተሻለ ስራ ለማሻሻል። ከዛ በተያያዘ ደግሞ የማስበው የተወሰነች ገንዘብ በብድርም ሊሆን ይችላል ወይ ደግሞ በቤተሰብ የተወሰነች ገንዘብ ባገኝ የራሴ የሆነ ነገር ያ ነው የሚያሳድገኝ ብዬ ስለማስብ ማለት ነው። የራስ የሆነ ነገር ጥሎ አይጥልም ደሞዝ ጠብቆ ከመኖር የራስ የሆነ ነገር ትንሽም ብትሆን ጀምሮ በዛች መቋቋም አሪፍ ነው ብዬ አስባለሁ። አሁን ምክንያቱ ደግሞ በሚከፈለኝ ደሞዝ ላድግ አልችልም። ምንም ባጠራቅመው ሊጠራቀም አይችልም ወደፊት ትዳር የሚባል ነገር ሲመጣ ልጅ ሲመጣ በቃ የምኖረው ህይወት ሳስበው በጣም ነው የሚያስጠላኝ። በጣም የተሻለ ህይወት ለመኖር። ከፍ ያለ ስራ ወይም ደግሞ ከፍ ያለ ደሞዝ ሊያስፈልግ ይችላል ተቀጥሬ እንኳን ባይሆን የራሴ እንኳን ትንሽ የሆነች ነገር። የራስህን የመሰለ ነገር የለም እና በቃ ወደ ራሴ ማደግ እፈልጋለሁ። የራሴ የሆነ ነገር ራሴ በራሴ ሰዓት በፈለኩት ሰዓት ገብቼ በፈለኩት የፈለኩትን አይነት ሙድ ማለት በራሴ ሙድ የፈለኩትን አይነት ስራ ሰርቼ። ወደ ቤቴ መመለስ እፈልጋለሁ። እና እድገት እፈልጋለሁ አሁን ላይ። እንደውም ጥሩ ጥያቄ ነው የጠየከኝ ምክንያቱም አሰብኩትን ያለውትን ነገር ነው የጠየከኝ። ከደሞዝ ስለ ደሞዝ ካነሳን የቀር ብቻዬን ልኖር ብል የምትከፈለኝ ደሞዝ እንኳን የ ቤት ክራይ እንኳን አስቤዛ የቤት ክራውን ራሱ መሸፈን አትችልም እንኳን የተለያየ ቃገስ ገዝቼ ቤት አሟልቼ። በስርዓት ልኖር ይቅርና በቃ ቤት ውስጥ ቤት ራሱ የቤት ክራይ ራሱ ባልከፍል ለ አስቤዛ ራሱ የምትችለኝ ገንዘብ አይደለችም። ያው ወጥቶ መግባት ስለምፈልገው የተሻለ ነገር ወደፊት አገኛለሁ እድገት ይኖረኛል ብዬ እየለፋው ስለምገኝ ማለት ነው። እና በቃ እያሰብኩት ያለ ነገር ነው ወይ እርገት ማግኘት ወይ ደግሞ ይሄንን ስራ ትቼ ወደ ራሴ በብድርም ሊሆን ይችላል ቅድም እንዳርጉት ወይ ደግሞ በቤተሰብ የሚሰጠኝ ነገር ቢኖር የራሴ የሆነ ነገር ለመጀመር እያሳብኩኝ እገኛለሁ

ስንት ቋንቋ ትችላለህ? እኔ የምናገረው ቋንቋ አማርኛ ብቻ ነው። ያው የተወለድኩት ኢትዮጵያ ኢትዮጵያ ቢሆኑም የተለያየ ቋንቋዎች ያሉባት ሀገር ብትሆንም እኔ ግን እስካሁን መናገር የቻልኩት አማርኛ ቋንቋ ብቻ ነው። ግን የሚያሳዝነኝ ነገር በቃ ሌላ እንዴት ይሄንን ቋንቋ ብቻ ቻልኩኝ የሚለውንም ምክንያቱም ተወልጄ አደግኩት። በኢትዮጵያ በምትገኝ ኦሮሚያ በምትባል ክልል ውስጥ ነው። እና ኦሮሚያ ክልል ኦሮሚኛ ቋንቋ ተናጋሪዎች ናቸው። እኔ ደግሞ። እዛ ማህበር ውስጥ ነው ተወልጄ ያደኩት ግን ተናጋሪ አይደለሁም ይሄን ቋንቋ ተናጋሪ አይደለሁም። እና እስካሁን ድረስ እንዴት ብዬ ራሴን እጠይቃለሁ። እንዴት? በርግጥ ትምህርት ቤት ውስጥ እንማራለን የቋንቋ ሰዓት እንግሊዘኛ አማርኛ እና አፋን ኦሮሞ ተብሎ ሶስት አይነት የቋንቋ አይነቶች ይሰጡናል ግን ደግሞ ትኩረቱን አልሰጠሁት ይሆን ወይ ደግሞ ፍላጎቱም ሳይኖረኝ ቀርቶ ይሆን ባላውቅም። እስካሁን እየተናገርኩ ያለሁት ቋንቋ አማርኛ ብቻ ነው። ያው እንግሊዘኛ ላይ እሞክራለሁ። ንባቦችን አነባለሁ ምክንያቱም ተምሬያለሁ። ግን ደግሞ እንደዚህ በቀላሉ ቃል በቃል ልናገርና ከሰው ጋር ልግባባ አልችልም። ንባቦችን አነባለሁ አንዳንድ ነገሮችን አንብቤ ልረዳው እችላለሁ። ግን ደግሞ እንደዚህ ከሰው ጋር በእንግሊዘኛ ቋንቋ ልግባባ አልችልም። ያ ደግሞ ላይ ትልቅ ተጽዕኖ ይፈጥርብኛል ብዬ አስባለሁ። ምክንያቱም እንግሊዘኛ ቋንቋ አለም አቀፍ ነው። እና ደግሞ ይህንን ማወቅ ግዴታ አለብኝ ብዬ አስባለሁ። እና ለመማር ያሰብኩኝ ነው ጎን ለጎን አሁን ከማደርጋቸው ነገሮች እንደዚሁም ኦንላይን ላይም እየተሰጡት ስለሆነ አንዳንድ ኮርሶች ያው ለመማር እያሰብኩኝ እገኛለሁ። ተምሬያለሁ ግን ደግሞ እውቀቱ ያው ቅድም እንዳልኩህ እውቀቱ የለኝም። እንደዚሁ በስራዎት አሁን የሆነ ፈረንጅም ሊሆን ይችላል ወይ እንግሊዘኛ የሆነ ተናጋሪም የኛው ዜጋ ሆኖ እንግሊዘኛ ተናጋሪ መጥቶ በእንግሊዘኛ ቢያዋራኝ ልመልስ አልችልም። ልግባባ አልችልም ከእሱ ጋር ማለት ነው። እና እሱን ለመማር እያሳኩኝ ነው። እና ደግሞ በቃ በራሴ የሚቆጨኝና እንዴት አልቻልኩም ብዬ የማስበው እንኳን ቅድም እንዳልኩት ኦሮሚያ ክልል ስራ የተወለድኩት በአካባቢዬ ኦሮሚኛ ተናጋሪዎች ባሉበት አካባቢ ተወልጄ እያደኩኝ እንዴት ኦሮምኛ አልችልም። የሚለው ነገር ነው ግራ የሆነብኝ ነገር። ከአንዳንድ ነገሮችን ከልብ ስንፈልጋቸው ለማድረግም ለመተግበርም ግን ደግሞ እኔ ይመስለኛል ከልቤም እንትን ስላላልኩትም ሊሆን ይችል ይችላል። ወይ ደግሞ አንዳንድ ተፈጥሮዎች አንዳንድ ነገሮችን ቶሎ ለመረዳት እንትንም ስለሌላቸው ሊሆን ይችላል። እና እኔ የመረዳቱ እንትን ጭራሹን የለኝም ማለት ይቻላል። ምክንያቱ ደግሞ እንዲህ እንደሆነ ባላውቅም ፍላጎቱም የለኝም። የፍላጎቱ አልነበረኝም በድሮ ሰዓት አሁን ላይ ግን ብፈልግም ምን ማድረግ እችላለሁ? ምክንያቱም አልፏል እና ደግሞ በድሮው ሰዓት ያለመድኩ አሁን ከየት አምጥቼ እለምደዋለሁ ብዬ አስባለሁ በርግጥ ብማር ላውቅ እችላለሁ ግን ደግሞ ጊዜው እረፍዷል ብዬ ነው የማስበው። ያው ኦሮምኛው እንዳለ ሆኖ ብችል ደስ ይለኛል። ብናገርም ብሰማም ደስ ይለኛል ብዬ የማስበው ቋንቋ እሱ ነው። ቀጣይ ደግሞ ያው ቅድም እንደገለጽኩት እንግሊዘኛ ከማንበብ ውጪ ከሰው ጋር ተነጋግሮ የመግባባት እውቀት ስለሌለኝ። ኦንላይን ኮርሶች አሁን ላይ እየተሰጡ ይገኛሉ። አሁን ቴክኖሎጂው ተራቋል አሁን ያሁን ጊዜ ህፃናቶች በየትምህርት ቤቱ ኦሮ በእንግሊዘኛ ነው እየተማሩ የሚገኙት እና በቃ ታናናሾቼ በለጡኝ ብዬ ነው የማስበው። ምክንያቱም መጥተው የሚጠይቁኝ የእንግሊዘኛ ጥያቄ እኔም እያወቅኩት አይደለም። ያ ደግሞ የሆነበት ምክንያት አሁን እንግሊዝ ተቀይሯል ሁሉም በእንግሊዝኛ ነው መሆን የሆነው ብዬ ነው የማስበው። እና እንደ አለም አቀፍ ቋንቋ መግባቢያም መቻል አለብኝ ብዬ ነው የማስበው። የሆነ ተጽዕኖ ፈጣሪ መጥቶ አሁን እኔም ቢያናግረኝ መመለስ ስለማልችል የሆነ የሚመጣልኝ እድል እንኳን ቢኖር። በዚህ ምክንያት እደናቀፋለሁ ብዬ የማስብ እያሰቡኝ እገኛለሁ እና እንግዲህ ለመማር እያሰብኩኝ ነው። አንብቤ እንኳን አንዳንድ ነገሮችን ለመረዳት ብዙ ጊዜ ይወስድብኛል። ወይ ደግሞ ቻት ጂፒቲን በመጠቀም ሊሆን ይችላል እንደዚህ አሁን ላይ ተስፋፉ የመጡ ነገሮች አሉ በስልካችን የመጡ ትራንስሌት በማድረግ ነው። እየተግባባሁ የምገኘው እንግዲህ እና ኦንላይን ኮርሶችን እማራለሁ

በትምህርት ቤት የምትወደው ትምህርት ምን ነበር ይላል ጥያቄው ጥሩ ጥያቄ ነው። እኔ የምወደው ትምህርት ባዮሎጂ ነበረ። እስከ ኤለመንተሪ ድረስ ውጤቴም ከፍተኛ ነው የ የባዮሎጂ ትምህርት። እና። ከጤና ጋር በተያያዙ የተለያዩ ነገሮችን የማጥናትም እቅዱ ነበረኝ ያው ከልጅነቴ ጀምሮ ምንድነው? መሆን የምትፈልጊው ሲባል ዶክተር እያልኩኝ ስላደኩኝ ይመስለኛል። ለባዮሎጂ የተለየ ፍቅር ነበረኝ ከ ከተለያዩ ከጤና ነክ ነገሮች ላይ እውቀቴም ላቅ ያለ ነበረ። ከክላሱ አሪፍ ውጤት ከሚያመጡ ተማሪዎች መካከል አንዷ ነኝ። እና ባይሎጂ ትምህርት ሁሌም ከፍተኛ ከክፍሉ አመጣ ነበር። ምክንያቱም የተለየ ቦታ ሰጥቼ በስርዓት ስለምሰራው ነው። እና የባዮሎጂ ትምህርት በጣም ነበረ የምወደው። ከዛ ባለፈ ደግሞ ልክ አይስኩል ላይ ከገባው በኋላ ዘጠኝ እና አስርን ተምሬ ልክ ፕሪፓራቶሪ እንደገባው። ወደ ሲቪክ ማድላት ጀመርኩኝ ምክንያቱም ደግሞ ሶሻልን ስለመረጥኩ ነው። ያ የተለየ ያው የግል ጉዳይ ነው። ግን ከዶክተር ማለቴን ትቼ ወደ ህግ እንትን አልኩኝ ወደ ህግ አዘነበልኩኝ። ያ የሆነበት ምክንያት ባዮሎጂን ጠልቼ ሳይሆን የህግ ተማሪ መሆንን መርጬ ነው። በአንዳንድ ምክንያቶች በአንዳንድ የግል ምክንያቶች ወደ ህግ ተገለበጥኩኝ ማለት ነው። እና ባዮሎጂ ትምህርት በፊት ላይ በጣም ነበር የምወደው ከክፍለ ከክላሱም አሪፍ ውጤት ከሚያመጡ ተማሮችን መካከል አንዷ ነበርኩኝ። እናም ሶሻል እና ናቹራል ተብሎ ለሁለት ሲከፈል ናቹራል ተማሪ መሆን ነበር። እቅዴ ምክንያቱም ባዮሎጂ አለው ናቹራል ተብሎ ከተመደበው ክላስ ውስጥ ነበረ። እና እዛ ውስጥ ገብቼ እቅዴ የነበረው እንደዚህ ከጤና ጋር በተያያዙ ዶክተር የመሆን እቅድ ነበረኝ። ያንን እቅድ ግን አላሳካሁትም ያው ፈጣሪ አልፈቀደውም ብዬ ነው የማስበው። ልክ አስረኛ ክፍል በኋላ ነበረ ሶሻል እና ናቹራል ምርጫ የሚደረገው እና እኔ በዛ ሰዓት በቃ የተለየ ስሜት ነበረኝ። ቅድም እንዳልኩ ከልጅነቴ ጀምሮ ያው ዶክተር የመሆኔን እቅድ ሰርዤ ለምን? ህግ አላጠናም? ለምን? ጠበቃን ጠበቃ አልሆንም። ብዬ ሀሳቤን ቀየርኩኝ እንዴት? እንደሆነ አላውቅም። ግን በቃ በአንድ ቀን በሁለት ቀን ውስጥ ነው ይሄንን ሀሳቤ የቀየርኩት። ምክንያቴ ደግሞ የሆነች ነገር በኔ ህይወት ላይ ተፈጠረች ያቺ ነገር ናት። ወደ ህግ ለምንድነው? ጠበቃ ማልሆነው? ምክንያቱም የሆነ በደል ደረሰብኝ ያንን በደል ደግሞ በራሴ ለመቅረፍ ፈለኩኝ የሆነ አላውቅም በ እኔ እንደ እኔ የሚደርስባቸው አንዳንድ ነገሮች ሊኖሩ ይችላሉ። ሴቶች ላይ ሊሆኑ ይችላል። ወይ ደግሞ ህፃናት ላይ እና ለምን ጥበቃ አልሆንም? ወይ ደግሞ ዳኛ? ከሁለት አንዱ መርጬ እንትን እላለሁ እና ሶሻል ገብቼ ሲቪክ ላይ እንትን ልበል ብዬ ሲቪክም ከድሮም ጀምሮ እንትን ፍላጎቱ ባይኖረኝም ውጤቴም አሪፍ ነበረ። ሲቪክ ላይ እና ያው ሲቪክን እንትን ለማለት ከዶክተርነት ከአስር አመት እቅዴ ተፈናቅዬ ወደ ሲቪክ ተገለበጥኩ ማለት ነው። እና ያን ያህል አልከፋኝም። እንደውም ብዙ ጊዜ አባቴም ይጠይቀኝ ነበረ በቃ ሁልጊዜ ዶክተር ነው የምሆነው። እንደዚህ ውጤቴን ባዮሎጂ ላይ እንደዚህ አልፍ ስለሆነ ዶክተር ነው የምሆነው። አስራ አንድም ደርሼ ስመርጥ ናቹራል መርጬ ወደ ዶክተርነት ነው እንትን የምለው። ምናምን እለው ነበረ እና ልጄ ዶክተር ነው ምትሆነው ብሎ ያስብ ነበር አባቴ። ግን ደግሞ ልክ ሀሳቤን በሁለት ቀን ውስጥ ነው በቃ ልክ ውጤት እንደመጣ የማትሪክ ውጤት እንደመጣ ወደ ህግ ቀየርኩት ሀሳቤን። እና ለምን ህግ አላጠናም ያው ሲቪክ ላይም አሪፍ ነኝ። ቶሎ የሚገባኝ እና የምረዳ አይነት ሰዎች አይነት ልጅ ነኝ። ትምህርቶችን እና ለምን ሲቪክ አላረገው ብየ ወደ ሶሻል ቀየርኩት። በዚህ ምክንያት እንደውም አባቴ በጣም ደብሮት ነበር። ምክንያቱም የሚስለኝና የሚያስበኝ በዶክተር ከድሮ ጀምሮ ዶክተርና ሀሳብሽን እንዴት ቀይርሽ ለኔ እኮ እንደዚህ አልነበረም ያልሽኝ ይለኛል። ግን እኔም ለራሴ ስለው የነበረው ዶክተር እሆናለሁ እንጂ። አንድም ቀን እንደዚህ ሀሳቤን ቀይሬ ይሄንን እመርጣለሁ ብዬ አስቤ አላውቅም ነበረ። ምክንያቱም ከድሮ ጀምሮ ከልጅነቴ ጀምሮ ያው ኬጂ ላይም እንጠየቃለን እና ዶክተር ኢንጂነር እያልን ነበረ የምናድገው ልጆች እና እኔ ደግሞ የማድገው ያደኩት። ያው ባዮሎጂም ላይ ጎበዝ ስለሆንኩኝ ዶክተር

የምትመኘው ስራ ምንድነው? እኔ የምመኘው ስራ የራሴ የሆነ ነገር እንዲኖረኝ ነው። ያ ስራ ደግሞ ልብስ ቤት ልብስ ቤት እንዲኖረኝ እየተመኘሁ እገኛለሁ። አሁን ላይ ያ ደግሞ በተማርኩበት ስራ ስላላገኘሁ ነው። በፊት ላይ ከልጅነቴ ጀምሮ ምንድነው መሆን የምትፈልጊው ስባል? ዶክተር እል ነበረ የብዙዎቻችን ፊልም ነው ብዬ አስባለሁ። ያው ዶክተር ኢንጂነር እንላለን ፓይለት እንላለን። የተለያዩ ነገሮችን እንል ነበር እና እኔ ከ ዶክተር የመሆን እቅድ ነበረኝ። እና ያ የምመኘው ስራ ግን አልሆነልኝም። ልክ አስራ አንደኛ ክፍል ስገባ የሶሻል ዲፓርትመንትን በመምረጤ ይሄ ነገር ከምኞት አልፏል ማለት ነው። የምመኘውን ነገር አልሆንኩም ወይ ደግሞ አላገኘሁትም ብዬ ነው የማስበው። ምክንያቱም ከልጅነቴ ጀምሮ ቅድም እንዳልኩት ዶክተር የመሆን እቅድ ነበረኝ ግን እቅዴ ነው። ምኞቴ ግን የነበረው የህግ ተማሪ ነው የመሆን ነበረ ለዛም ነው ሶሻል ዲፓርትመንትን የመረጥኩት። ግን ደግሞ ውጤት ያሪፍ ስላልሆነ እዛ ዲፓርትመንት መግባት አልቻልኩም። እናም ያ የሆነበት ምክንያት በስርዓትም ስላላጠናው ሊሆን ይችላል። ወይ ደግሞ ትምህርቱን ከብዶኝ ሊሆን ይችላል ምክንያቱ ደግሞ እስከ አስረኛ ክፍል ድረስ። ሀሳቤ ውስጥ የነበረው ዶክተር የመሆን እቅድ ነበረና ባዮሎጂ ትምህርት ላይ ነበረ ትኩረት ሳደርግ የነበረው። ግን አስራ አንደኛ ክፍል ስደርስ አሳቢ ተቀየረና ወደ ጠበቃነት ለምን አልሆንም ብዬ። ሶሻልን መረጥኩኝ እና ያ ያ ምኞት ሳይሳካ ይቀራል። ውጤቴም ዝቅተኛ ሆኖ ያንን መማር አልቻልኩም በዛ ምክንያት የኮምፒውተር ሳይንስ መማር ችያለለሁ ማለት ነው። ያ ኮምፒውተር ግን ያው ስራም አላገኘሁበትም አሁን ላይ ቁጭ ብዬ ነው የምገኘው። በዛ ምክንያት ይመስለኛል ቅጥር ስላላገኘሁ የራሴን የሆነ ነገር ለመክፈት አሰብኩኝ። እኛ ሰዎች ስንባል ብዙ ነገሮችን እንመኛለን። ብዙ ነገሮችን ከልጅነቴ ጀምሮ ስመኝ ቆይቻለሁ ይሄንን ብሆን ደስ ይለኛል ይሄንን ብሰራ ደስ ይለኛል እንደዚህ ሆኜ ትርፋማ ብሆን ደስ ይለኛል። በቃ ይሄ የሰዎች ባህሪ ነው። ነው የማስበው የኔ ብቻ ሳይሆን የሰዎች ባህሪ ነው ብዬ ነው የማስበው። ይሄንን ነገር እና እኔም ባህሪዬ ተቀያየረ በቃ የምመኘውን ነገር ማወቅ አልቻልኩም። አሁን ላይ ግን በቃ በትምህርቱም አልሆነም። ያው ቅድም እንዳልኩት ኮምፒውተር ሳይንስ ተማርኩኝ ግን። ስራ ላይ አይደለሁም አሁን ስራ ላገኘሁበትም በዛ ዘርፍ። ያው በርግጥ አግኝቼ ነበር ግን። ገንዘቡ የሚከፈለን ገንዘብ እና የማወጣው ወጪ እየተመጣጠነልኝ ስላልሆነ ለምን ወደ ራሴ ስራ አልሄድም ብዬ የራሴን የሆነ ሱቅ ለመክፈት እያሰብኩኝ እገኛለሁ ምክንያቱም ምኞቶቼ ሁሉ ሳይሳኩ ስለቀሩ። አሁን ደግሞ ምኞቴን እያደረኩኝ ያለሁት የራሴ የሆነ ነገር ብከፍት የሆነ ነገር የራሴ የሆነ ነገር ከቅጥር አልፌ የራሴ የሆነ ነገር ቢኖረኝ ትርፋማም እሆናለሁ። በቃ ወጪም አልቸገርም ብዬ ነው የማስበው። እና አሁን ላይ ምኞቴን ያደረኩት የራሴ የሆነች ልብስ ቤት አነስም ያለች ልትሆን ትችላለች። በራሴ በራሴ መንቀሳቀስ ነው የፈለኩት። እና ያው ፈጣሪ ብሎ ምኞቴ ተሳክቶ የራሴ የሆነች ትንሽዬም ብትሆን አነስ ያለች ሱቅ ከፍቼ በዛ ዙሪያ መንቀሳቀስ ነው የምፈልገው። ከዛ ባአለፈ የቅጥር የቅጥር ስራ ደግሞ እድገት ቢኖረው። የተወሰነ ገንዘብ ቢጨመርልኝ አዎ ስራዬን እቀጥላለሁ ብዬ አስባለሁኝ። ምክንያቱም እስከ ዛሬ ድረስ ተምሬ ተምሬ ያው ከትምህርቴ ሳልሆን ብቀር ያው የእውቀት እየጠፋ ይሄዳል። ቀን በቀን ካላደበርነው እየጠፋ ነው የሚሄደው። እና ከገንዘቤም ሳልሆን ከጊዜም ሳልሆን እንዲሁ ወጥቼ ልቀር ነው ማለት ነው። ይሄን ስራ ብተወው እና ይሄንም እያሳሰበኝ ይገኛል። ግን ደግሞ የራስን ስራ የመሰለም ነገር የለም። በቃ ምኞቶቼ ሁሉ ተዘበራርቀዋል። እና ግን አሁን የምመኘው ነገር የራሴ የሆነች ሰራ እንድትኖረኝ ነው። ከትንሽም ልነሳ እችላለሁ። በጣም ትንሽ ሆና በቃ እንደጠበቁት ላይሆን ይችላል ግን ወደፊት ከፈጣሪ ጋር እያሳደግነው እንሄዳለን። ብዬም አስባለሁ ምክንያቱም ሰው ከትንሽ ነገር ነው የሚነሳው ዘሎ ከፍታ ላይ የወጣ ሰው የለም። እና እኔም ያንን ለማድረግ ነው እያደረኩ

ወደ የትኛው ቦታ ተጉዘህ ታውቃለህ? እኔ ያው ሀገር ውስጥ የተለያዩ ቦታዎች ተጉዤ አውቃለሁ። ያደኩት ተወልጄ ያደኩት ያው ከኢትዮጵያ ክልል አንዷ በሆነችው የኦሮሚያ ክልል። ውስጥ ነው እስከ አስራ ሁለተኛ ክፍል። እዛን የጨረስኩት ከዛ በኋላ ግን ወደ ወደ አማራ ክልል ባህር ዳር ሄጃለሁ። ከዛም ለሶስት አመት ያህል ቁጭ ብያለሁ ቁጭ ብያለሁ ማለት ሳይሆን ትምህርቴን በዛ አድርጌያለሁ። እና ያው ኦሮሚያም በጣም ደስ የምትል ሀገር ሆና ነው ያገኘዋት ሳይሆን ቶወልጄቲ ያደኩባት ማን የትኛውም ሰው ተወልዶ ያደገበትን ከተማ ሊጠላ አይችልም። እና በጣም የምወዳት ከተማ ናት ኦሮሚያ ሁሉም ነገር ያለባት ደስ የምትል የምትወደድ አይነት ከተማ ናት። ያው ከተማ ናት እንዳልክ ክልሉ አንድ ከተማ ውስጥ ነው ያደግኩት እና ያው ሻሸመኔ ነው ያደኩት በጣም ደስ የምትል ሀገር ከተማ ናት። እሷ ከዛ ባለፈ ወደ ባህር ዳር ሄድኩኝ ከቤተሰቦቻችን ጋር ነው አንድ ላይ የሄድን የነሱ የትውልድ ቦታ እዛ አካባቢ ስለነበረ መቀየር የምፈልገው ወደዛም አብሬ ሄድኩኝ የኔ ትውልድን ከተማ ትቼ ከእነሱ ጋር አብሬ ሄድኩ ማለት ነው። እና ያውም በጣም ውብ ውብ ከሚባሉ ሀገሮች በቃ እንዴት ብዬ እንደምገልጽት አላውቅም። ባህር ዳር ወደ ባህር ዳር ታጉዤ ያየሁት ነገር በጣም ደስ የሚል ነው። ከጣና ጀምሮ ከአየሯ ዘንባባዎቿ በቃ በጣም ለየት ያለች ከተማ ናት ውብ ውብ ሀገር ናት። ሲባል እንሰማ ነበረ ከድሮውም እና በጣም ውብ የሆነች ደስ የምትል ከተማነሽ ባህር ዳር። ተጉዤ ደስ የሚል ጊዜ ከፋሚሊ ጋር አሳልፌያለሁ ግን ደግሞ እዛ መቆየት አልቻልኩም ምክንያቱም ደግሞ በስራ ምክንያት ነው። ያው እዛ ሶስት አመት ቁጭ ብያለሁ። እንዳልኩት ሶስት አመት ቁጭ ብዬ ግን ስራ አላገኝ አልሻልኩም። ያው ሶስት አመቱን በእርግጥ ቁጭ ብዬ ሳይሆን እየተማርኩኝ ነው ያሳለፍኩት። እና ደስ የምትል ከተማ ናት ብዙ ነገር ያሉባት በጣም እያደገች እና ደስ የምትል ለምለም የሆነች ከተማ ናት። ባህር ደር ከጣና ጀምሮ ከዘንባባዎቿ ለየት ያለ ውበት ሰጥቷታል ከሌሎች ከተማ ብዬ የማስበው ዛንባባዋና ጣና ሀይቅ ነው። ግን ደግሞ ስራ ላገኝ ስላልቻልኩኝ እንደገና ተነስቼ ወደ ደቡብ ዲላ የምትባል ከተማ ሄጃለሁ። እዛ ግን ያው አብዛኛውም ሻሻመኔ ላይ ሆኜ ክረምት ክረምት እሄድ ነበረ እዛ ዘመድ አለኝ እና እዛ ክረምቱን አሳልፌ እመጣ ነበር እና ዲላ ደስ የምትለው የተለያዩ ፍራፍሬዎች አሏት። በጣም ደስ የምትል ከተማ ናት እሷም አሁን በቅርብ እዛም ሄጄ መጥቼ መጥቻለሁ እና እዛም ያሳለፍኩት ጊዜ ደስ ይላል። ፈራፈሪዎቿ አፈራም ቀይ ነው እና ደስ ትላለች ዲላም ትንሽ ምቀትናት እንጂ እዛም ጥሩ ጊዜ ነው አሳልፌ የመጣሁት። ከዛ በኋላ ደግሞ አሁን የምገኘው የዋና የአፍሪካም የኢትዮጵያም ዋና መዲና የሆነችው አዲስ አበባ ነው። እና አዲስ አበባ አሁን እዛ አገኛለሁ ምክንያቱም ስራ ካገኘሁ ብዬ ነው ከባህር ዳር ወደዚህ የመጣሁት ማለት ነው። እና ስራ እየፈለኩኝ እገኛለሁ አሁን ወደ አዲስ አበባ መጥቼ አዲስ አበባ ስመጣ ለመጀመሪያዬ ነው። ያው በርግጥ ከሻሸመኔ ወደ ባህር ዳር በምጓዝበት ሰዓት አዲስ አበባ ላይ አድረን ነበረ ግን ያው ለአንድ ቀን ነው እንጂ ከተማዋን ለማየት አልታደልኩም ነበር ምክንያቱም ጉዞ ላይ ስለነበርኩኝ ነው። ወደ ባህር ዳር በማደርገው ጉዞ ላይ ከሻሻመኔ ቀጥታ እዚህ አዲስ አበባ መጥቼ ከአዲስ አበባ ደግሞ ወደ ባህር ዳር ነበረው ጉዞ ያደረኩት እና ያው አንድ ቀን ነበር ያየኋት ግን ደግሞ ተመልሼ መጥቻለሁ ከሶስት አመት በኋላ። እና በጣም ደስ የምትል ከተማ ናት። አያሯም አሪፍ ነው። ተስማምታኛለች ቢየ አስባለሁ እና እዚህ ደግሞ መጨረሻዬ እንደሚሆን ተስፋ አደርጋለሁ። እዚሁ እንደምቀርና ስራ እንደማገኝ ነው የተሰማኝ ያለው። እና ይሄንን ስሜት ፈጣሪ ብሎ እውነት አድርጎት ስራም አግኝቼ እዚሁ የራሴ ኑሮ የምለውን ህይወት የራስ ህይወት የምለውን ኑሮ እንደምኖር ተስፋ አደርጋለሁ። ከፈጣሪ ጋር እና አሁን የምገኘው አዲስ አበባ ነው የተለያዩ ቦታዎች ተጉዥ አውቃለሁ ለማለት ያህል ነው። ከሀገር ውጭ የትም ሄጄ አላውቅም። ኢትዮጵያ ውስጥ ግን የተለያዩ ቦታዎች ላይ ተጉዤ አውቅ

ሰዎችን እንዴት ታስተዋውቃለህ? እኔ ከሰዎች ጋር የመግባባት ያን ያህል አይደለሁም ሰዎች ግን አብዛኛው የሆነ ሰዓት ለመግባባት ከእኔ ይጥራሉ ብዬ አስባለሁ ያው ራስህን መካብ ሳይሆን ይሄ ተግባቢ አይደለሁም ዝምተኛ ከሚባሉ ሰዎች ምመደብ አይነት ሰው ነኝ እና ሰዎችን በቃ ለመተዋወቅ ያን ያህል እንትን አይኖረኝም፣ ድፍረት አይኖረኝም፣ እና ያን ያህል ኮንፊደንስ ያለኝ ሰው አይደለሁም ብዬ አስባለሁ። ምክንያቴ ከሰው ጋር ያን ያህል አልቀራረብም ያው ብቀራረብም እኔ እንጃ ብቻ እነሱ ብዙ ሰዓት አሁን እኔ ጓደኛም የያዝኩት በእነሱ ግፊት ነው እንጂ እኔ እንትን አይደለሁም ከሰው ጋር ለመቀራረብ ያን ያህል በቃ ለመተዋወቅም የምፈልግ አይነት ሰው አይደለሁም ግን ደግሞ እግዚአብሔር ይመስገን ብቻዬን አይደለሁም ያለሁት በጓደኞች ተከብቤአለሁ። ያው እኔ ዝምተኛ ነኝ እንደዚሁም ከአንድ ሀገር ላይ ረግቼ የምቆይ አይነት ሰው አይደለሁም፣ ወደ ሶስት ሀገር ቀይሬያለሁ። በዛ ምክንያትም ይመስለኛል ከሀገር ሀገር ስንቀይር ከሰዎች ጋር የመቀራረብ ወይ የመግባባት እንትናችን ዝቅተኛ ይሆናል ብዬ አስባለሁ። እኔ ከልምዴም አኳያ አሁን አንድ ቦታ ላይ ቆይቼ አንድ ጓደኛ ይዤ ከዛ ደግሞ ሌላ ሀገር ሲሄድ ከሌላ ሰው ጋር የመግባባት ዝቅተኛ ነው በዛ በዛ ምክንያት ይመስለኛል የመግባባት፣ የመተዋወቅ እንትኔ ዝቅተኛ ነው አቅሜ በጣም የወረደ ነው ብዬ ነው የማስበው እንደዚሁ ግን ብቻዬን አልቀረሁም። ጓደኞች አሉኝ እነሱም ራሳቸው ናቸው እንደዚሁ መጥተው የተዋወቁኝ ይኸው ቅድም እንዳልኩት ከሀገር ሀገር ስቀይር ነው የኖርኩት ብያለሁ እና ናቸው መጥተው እንዴት ነሽ ከየት ነሽ የመጣሽው ምናምን በቃ ድሮም ከትምህርት ቤት ጀምሮ በምቀይርበት ወቅት መጥተው ካልተግባቡኝ ወይ መጥተው ካልተዋወቁኝ ሄጄ እኔ የምትተዋወቅ አይነት ሰው አይደለሁም። በዛ ምክንያት ሰዎች አንዳንድ ሰዎች እንደ ኩራት እንደ ጢባር ጢባር የሚባል ነገር አለ እና እንደዛ ሊቆጥሩት ይችላሉ፣ እኔ ግን ያው ከተፈጥሮም ሊሆን ይችላል ዝምተኛ ከሚባሉ ሰዎች መካከል አንዷ ነኝና ሄጄ ሰውን ቶሎ እንትን የማለት የመግባባት አቅሙ የለኝም። እና ጓደኞች ያገኘሁትም ያው ራሳቸው መጥተው ተዋውቀዉኝ ነው በአንድ ቀን ተዋውቀዉኝ በሌላኛው ቀን እኔ ዝም ልል እችላለሁ እና እነሱ መጥተው እ እንዴት ነሽ እዚህ ቦታ እንሂድ ወይ ደግሞ እንደዚህ እናድርግ እስኪ ዛሬ ዛሬ ይሄንን ወይ ላይብረሪ ከዋልን ነገ ደግሞ ወይ ካፌ እንሂድ ምናምን ይሉኛል በዛ በዛ ምክንያት በትምህርት ቤት የተገናኘኋቸው ጓደኞች ሁለት ጓደኞች አሉኝ። አሁን ትምህርትም አልቆ አልተለያየንም እግዚአብሔርን መስገን ያው በእነሱ ግፊት ነው እንጂ እኔ ያን ያህል ከሰው መደዋወልም፣ መገናኘትም፣ ያን ያህልም ፍላጎቱም የለኝም። በዛ ምክንያት ብዙ ነገሮችን አጥቻለሁ ብዬ አስባለሁ ምክንያቱም አሁን ላይ ያስፈልጋል ኮንፊደንስ ትልቅ ነገር ነው አሁን ላይ ኮንፊደንስ ከሌለን በቃ ያው ትልቅ ደረጃ አንደርስም ብዬ ነው የማስበው ምክንያቱም ይሄ በእኔ ደርሶ ስላየሁት ነው። ከሰው ጋር መግባባት በቃ ትልቅ ነገር ነው ብዬ ስለማስብ ማለት ነው እና ሰዎች ጋር ያን ያህል አልግባባም ትውውቅ ትውውቅ ላይም ጎበዝ አይደለም እነሱ መጥተው ራሳቸውን ካላስተዋወቁኝ እኔ ሄጄ ራሴ እንደዚህ እንደዚህ ነኝ ብዬ ማስተዋወቅ እፈራለሁም፣ ያው ከልምድም አኳያ ነው ያው ቅድም እንዳልኩት ከሀገር ሀገር ስለዞርኩኝ አንድ ቦታ ላይ ተረጋግቼ አልተቀመጥኩም እና ያ ነገርም ፍርሃት ፈጥሮብኛል ብዬ አስባለሁ እና ያን ያህል ኮንፊደንስም የለኝም። ከሰው ጋር የመቅረብ እንደዚሁም ሄዶ መተዋወቅ ምናምን ያው ግን መጥተው ይተዋወቁኛል አሪፍ ነው ይሄ ለኔ ብዬ አስባለሁም። ግን ደግሞ እነሱን እንድጠብቅ ያደርገኛል ብዬ አስባለሁ ይሄ ስሜት እነሱ መጥቶ ይተዋወቁኛል ብዬ ማሰብ ጀምሬያለሁ። እና ይሄ ነገር ደግሞ ይጎዳኛል ብዬ ነው የማስበው ምክንያቱም በቃ ቶሎ ቀልጣፋ መሆን እየቻልኩ አይደለሁም አንድ ነገር ላይ ደንዝዤ እንደቀረው አይነት ስሜት ነው ብዬ ተሰማኝ ያለው እና ይሄ ነገር አፍዞኛል ብዬ አስባለሁ ሄጄ ሰው መተዋወቅ አልችልም። እነሱ መተው ሲተዋወቁኝ በቃ ቶሎ ብዬ ምናምን እንትን አልልም በቃ በጣም እፈዛለሁ። እና ይሄ ነገሬ ከሀገር ሀገር የመዘዋወሬም አንድ ቦታ ላይ ተረጋግቼም አለመቀመጤ ሊሆን የፈጠረብኝ ነገር ነው ብዬ ነው የማስበው።

ታሪክ መንገር ትወዳለህ? አዎ ደስ ይለኛል። የራሴንም ታሪክ ሊሆን ይችላል ወይ ደግሞ ካነበብኩት ማካፈል የተለያዩ ነገሮችን ማውራት ያስደስደኛል። የራሴን ታሪክ አብዛኛውን ጊዜ እንትን ፕራይቬት ነው የማደርገው። በርግጥ ግን አንዳንድ ነገሮች መነገር አለባቸው ብለን የምናስባቸውን ሰዎች ልንተዋወቅ እንችላለን። ያው ከፍቅር ነክ ነገሮች ሊሆን ይችላል። የፍቅር ታሪክ አሁን በጣም ለየት ያለ እኔ የፍቅር ታሪክ አለኝ። እና ያው ከፍቅረኛዬ ጋር። ሁለተኛዬ ነው በእርግጥ አሁን ላይ አብረን ያለነው ልጅ እና ግን ከመጀመሪያዬ ጋር ለየት ያለ ነገር ነበረን በጣም ትልቅ ጦርነት ውስጥ ነበርን። እና ያንንም ማሳወቅ አለብኝ ብዬም አስቤ ያው ልክ እንደ ታሪክ በሉት ነግሬዋለሁኝ። እና ያው ብዙ ማውራት የምወድ አይነት አይደለሁም። ግን ደግሞ አንዳንድ ታሪኮችን የፍቅር ታሪኮችንም ሰምቼ ሊሆን ይችላል። መስማት በተለይ ማዳመጥ ላይ በጣም እወዳለሁ። እና የተለያዩ ታሪኮችን አዳምጣለሁ ከዛ በኋላ ደግሞ ያዳመጥኩትን ታሪኮች እናገራለሁ። ግን ደግሞ የራሴ ሲሆን ያው በራስህ ህይወት የተለያዩ ነገሮች ልክ እንደ ታሪክ የሆኑ ነገሮች ይፈጠሩብሃል። ልክ አሁን የሆነ ነገር አንተ ላይ ተፈጥሮ ያንን ነገር ለሌላ ሰው የምትናገርበት ሰዓት ያ ታሪክ ነው አይደል? እና የራሴ የሆነ ነገርን መናገር አልወድም። ነገሮችን ድብቅ ማድረግ ነው የምፈልገው እና አንዳንድ ነገሮችን በራሴ መፍታት ስለምፈልግ። ለሰው ማውራት አልወድም። ይሄንን ግን የመጽሐፍ ካነበብኩት መጽሐፍ ወይ ልቦለድ ሊሆን ይችላል የተለያዩ የፍቅር ታሪኮች ሊሆኑ ይችላሉ። አንዳንድ ነገሮችን ካነበብኩት ለሰው ማካፈል እወዳለሁ። አንዳንድ ሰው ማንበብ የማይወድ ሰው አለ እና። ውይ ይሄን መጽሐፍ አንብቤ ታሪኩ እንዴት ደስ እንደሚል ካልኳት እህቴ በተለይ እስኪ አጠር አድርገሽ ንገሪኝ ትላለች። እና እዛ ነገር ማብራራት ላይ ጎበዝ ነኝ ብዬ አስባለሁ። እና እወዳለሁም ያነበብኩት እንዲህ እንዲህ ነው ደስ ይላል። አንብቢው ብላት ላታነበው ስለምትችል ሁል ጊዜ እንደው አብዛኛው ሰዓት ለእህቴ ነው የምነግራት ያነበብኩትን ታሪክ። ይሄ መጽሐፍ ደስ ይላል ደስ የሚል ነገር አለው ስላት እስኪ ንገሪ ኝ? ትለኛለች ማንበብ አልወድም እስኪ ግን አጠር አድርገሽ የሆነ ነገሩን ቀንጨብ አድርገሽ ንገሪኝ ትለኛለች። እወዳለሁም ያነበብኩት እንዲህ እንዲህ ነው ደስ ይላል አንብቢው ብላት ላታነበው ስለምትችል ሁል ጊዜ እንደው አብዛኛው ሰዓት ለእህቴ ነው የምነግራት። ያነበብኩትን ታሪክ ይሄ መጽሐፍ ደስ ይላል ደስ የሚል ነገር አለው ስላት እስኪ ንገሪኝ? የተለያዩ ነገሮች ሊኖሩ ይችላሉ በአንድ መጽሐፎች እና ጠቅለል አድርጌ በአንድ ላይ እንዲህ እንዲህ ነው ብዬ ማስረዳት ላይ ጎበዝ እንደሆንኩም ስለምታውቅ ይመስለኛል። አብዛኛውን ጊዜ የምትጠይቀኝ እና ይሄ መጽሐፍ እንዲህ እንዲህ ነው ብዬ እነግራታለሁ። እና እሱን ብቻ አይደለም አንዳንድ ትረካዎችንም የህፃን ልጅ ታሪክም ሊሆን ይችላል። ልጆችን በማስተኛ ሰዓት ታናናሽ ወንድሞች አሉኝ ለእነሱም የተለያዩ ታሪኮችን በመንገር ነው የማስተኛቸው። የተረት ተረት መጽሐፍ ሊሆን ይችላል ወይ ደግሞ የሆነ ታሪክ መጽሐፍ አለ አይደል ለልጆች የሚመጥን እሱን በመንገር ሊሆን ይችላል። ወንድሜ በተለይ በጣም ነው የሚወደው እሺ ከዛስ ከዛስ እያለ ነው እንቅልፍ የሚወስደው። እና እኔ በጣም ነው የምወደው ማንበብም እወዳለሁ ያነበብኩትንም ለሰው ማካፈል ታሪኩን ማጋራት እወዳለሁ ማለት ነው። እና ብዙ ጊዜ አንባቢ ነኝ ማለት ባይቻልም ግን ደግሞ ያነበብኩትን ታሪኮች አልረሳቸውም የድሮም አንብቤ ሊሆን ይችላል። እስኪ የሆነ የልብ ወለድ የሆነ ታሪክ ነገር ከዛ ከዛ ላይ ፈጥሬ የሆነ ነገር እነግራቸዋለሁ ማለት ነው። እና ያው ደስ ይላል። በጣም ይሄንን በማደርግበት ሰዓት በጣም ደስ ነው የሚለኝ እና ያው ታሪክ መናገር እወዳለሁ። የተለያዩ ታሪኮች ሊሆኑ ይችላሉ ስለ ሀገር የተተረኩት ታሪኮች ሊሆኑ ይችላሉ ወይ ደግሞ አንድ ልብ ወለድ ውስጥ የፍቅር ታሪክ ሊኖር ይችላል እና ያንን የፍቅር ታሪክ ሊሆን ይችላል። በተለያዩ ነገሮች የሚጻፉ መጽሐፍቶችን አነባለሁ። እና ያንን ለሌላ ሰዎች አሁን ቅድም እንዳልኩት እህቴ ማንበብ አትወድምና ልክ እንደሷ ማንበብ የማይወዱ ሰዎች ሊኖሩ ይችላሉ። እና ለነሱ ማጋራት እወዳለሁ። የተለያዩ ነገሮችን በዛም ደግሞ ደስተኛ ነኝ። እና እወዳለሁ ታሪክ መናገር ከሚወዱ ሰዎች መካከል አንዷ ነኝ። ማንበብም እወዳለሁ ያነበብኩትንም ለሰው ማጋራት ደስ ይለኛል ማለት ነው። እና አብዛኛውን ሰዓት ያነበብኩትን ለእህቴ ሳልነግራት አልፌ አላውቅም። ምክንያቱም ደስ የሚል ነገር ነው እኔም ላነብ የምችለው እና ደስ ብሎኝም ለእሷ ደገሜ እንደ ታሪክ እተርክላታለሁ

በአካባቢዎ ድልድይ አለ ይላል ጥያቄው? አዎ በ እኛ አካባቢ ድልድይ አለ አንድ ብቻ አይደለም ሁለት ድልድይ ነው ያለው። በትምህርት ቤት በምንሄድበት ሰዓት አንድ ድልድይ አልፈን ነው የምንሄደው እና ይሄንን ድልድይ ለመሻገር በጣም ነው የምንፈራው። እኔ ብቻ አይደለሁም ከእህቴ ጋር ነው የምንሄደው እና እንትን የእግረኛ መንገድ የለውም። መኪና ይሄዳል ወይ ደግሞ ሞተር የተለያዩ ነገሮች ያልፋሉ እንዲሁም የሰውም ሲሄድ በጣም የሚያስፈራ ምን አይነት ድልድይ ልበላችሁ እና። ከስር ወንዝ አለው ከዛ ደግሞ ድልድዩ እንትን ጎንና ጎኑ ላይ የሆነ እንትን ነገር የለውም። ቢያደናቅፈን ቀጥታ ወደ ድልድዩ የምንገባበት አይነት ነገር አለ። እና ሁል ጊዜ ወይኔ ይሄን ነገር ቢሰሩት ከጎንና ከጎን ይሁነ እንደ ደረጃ አይነት መያዣ ነገር ቢያደርጉበት ብዬ ሁሌም የማስበው የማስበው ነገር ነው። እና ክላስ ስንሄድ ሁሌ ተሳቀን ነበር በዛ በኩል የምናልፈው በእግራችን ነው የምንሄደው ወደዛ ስንሄድና። ወይ ባጃጅ ሊያልፍ ይችላል ወይ ደግሞ መኪና እና ጠብቀን ነው በስርዓት የምናልፈው በጣም እየፈሩ የተንቀጠቀጥኩ ነው። ያንን ድልድይ እስከምሻገር ድረስ እና የተለያዩ ነገሮች ይመጡብኛል በአእምሮዬ አሁን። ብገባስ ወደዚህ ብንሸራተት እተርፋለሁ ሁል ጊዜ እየተባባልን ነው ከጓደኞቻችን ጋርም እንደዚህ ጋር በትምህርት ቤት ስናልፍ። ደግነቱ ግን ብዙም እንቅስቃሴ አይበዛበትም ውስጥ ለውስጥ ያለ መንገድ ነውና እና መኪና ባጃጅ ምናምን ያን ያህል አይበዛበትም። ግን ምናልባት እንደዚህ በሚመጡ ሰዓት እነሱን ቆመን አሳልፈን ነው እንጂ በጣም ነው የሚያስፈራው። እንደዚህ ተጠግቶ ለመሄድ በመሃል ካልሆነ በዳር ላይ ተጠግቶ ለማለፍ የሆነ ፍርሃት ይፈጥርብናል። እና በዛ በኩል ብዙም ተጠግተን አናልፍም የሚሰማን ፍርሃት አለ እና በጣም ነው። የምፈራው ይህን ድልድይ በዛ ስላየሁት ይሆናል በልጅነት የተቀረጸ ነገር ሊሆን ይችላል እና እንደዚህ አንዳንድ ድልድዮቹንም በምሻገር ሰዓት እስካሁን ድረስ እንደዚህ መወጣጫ ያላቸው እንደዚህ መያዣ መያዣ ያላቸው ድልድዮች ራሱ በፍርሃት ነው የማልፈው ማለት ነው። ምክንያቱም ያ በልጅነት የተቀረጸ የቀረ ነገር አለ ብወድቅስ ብገባስ እያልኩኝ እየፈራሁ ነው እየተሳቀቅኩኝ ያለፍኩበት ድልድይ አሁን ላይ ውስጤ ላይ ትልቅ ፍርሃትን ፈጥሯል ብዬ አስባለሁ። ምክንያቱም ደግሞ እንደዚህ ሴፍ ሆነው ራሱ የተሰሩ ድልድዮችን ለመሻገር እየፈራው ስለሚገኝ ማለት ነው። ድሮ ላይ እንደዚህ ተዘቅዝቆ ማየት ምናምን በቃ ቆመን ራሱ እናወራ ነበር አሁን እዚህ ውስጥ ብንገባ ግን በህይወት እንወጣለን። የሆነ ወይ አካል ጉዳተኛ እንሆናለን ወይ ደግሞ ሞተን ጭንቅላታችን ድንጋይ መጥቶ ምናምን ነው የምናልፈው እንላለን በተለይ ክረምት ላይ በጣም ነው የሚያስፈራው። እየበዛ ይሄዳል በጣም ሀይለኛ ጎርፍ ይኖረዋል። ያንን በቃ ጩኸቱ ራሱ እንኳን በአጠገቡ ለማለፍ ቀርቦ ራሱ ጩኸቱን ለመስማት በጣም የሚያስፈራ አይነት ድልድይ ነው። እና በህይወቴ እንደዚህ አይነት ነገር አሳልፌ አላውቅም ለዛም ይመስለኛል። ከድሮ ጀምሮ እስካሁን ድረስ ድልድይ በጣም ነው የምፈራው። በዛ አኳያ አይቸው ማለት ነው እና ወደ ድሮ ሰፈሬ ስመለስ ያ ድልድይ አሁንም እንዳለ ነው። ማለትም ምንም ነገር አልተሰራለትም። እንደ ሜዳ ነገር ነው እና ውስጡ ገደል ነው። በዛ ላይ ሰው ሲያልፍ በቃ የሆነ ትልቅ ፍርሃት አለው እና ወደ ትልቅ ከተማም ሄጄም ተመልሼ ሳየው ያ ነገር እንዳለ ነው እና በጣም ነው የሚያስፈራኝ አሁን ድረስ ማለት ነው። እና የሆነ የሚመለከታቸው አካላቶች ሊኖሩ ይችላሉ። በቃ የሆነ ሰው ይሄን ነገር ቢያስተካክለው ብዬ አስብ አስባለሁኝ ከድሮ ጀምሮ ግን ይሄን ነገር በዚህ ሰው የሚያልፍ የለም እንዴ? የሆነ የሚሰማው አካል ማለት ሲያልፍ እኮ ሊያየው ይችላል። እና ህፃናቶች ሊገቡ ይችላሉ ወይ ደግሞ እንስሳቶችም እንደዚሁ። በአካባቢያችን እኛ ፈረስ ጋሪ ወይ አህያ ጋሪም የሚጠቀሙ አሉ በዛ ትራንስፖርት አገልግሎት የሚያገኙና። ያ እንስሳ መኪና መኪና ነው ፍሬን ካልበጠሰ በኩል በዛ እንትን ሊል አይችልም። ግን አንዳንድ ፈረሶች ሊደነብሩ ይችላሉ ሽታም ሊሆን ይችላሉ የተለያዩ ነገሮች ያስደነብሯቸዋል። እና ዘለው እዛ ገደል ውስጥ የመግባት ያንን ድልድይ ተሻግረው እንትን ብለው የመግባት እንትናቸው ከፍተኛ ነውና። ለምንድነው የማያስቡበት ብዬ ሁል ጊዜ በቃ ራሴን እጠይቃለሁ። የሆነ ነገሩ ቢስተካከል አሪፍ መንገድ ይሆናል ብዬ አስባለሁ። የሆነ እንትን ካብ ነገር የሆነ አጥር ነገር እንኳን የሆነ ሰው አስቦ እንደዛ ቢያደርግበት ከመንግስት አልፎ የሆነ ግለሰብ ራሱ የሆነ አጥር ነገር ቢያደርግበት ብዬ። አስባለሁ ምክንያቱም ያው ስንወድቅ የሚደግፈን ነገር በቃ አጋጣሚ እኮ አይታወቅም ወይ ተንሸራተን ወይ የሆነ ነገር አዙሮ ልንወድቅ እንችላለን እና የሆነ የሚደግፈን ነገር ያስፈልገናል። ቀጥታ

የቅጥር ሂደት እንዴት ነው? ያው እስከ ዛሬ የተለያዩ ሲቪዎችን አስገብቻለሁ ግን ልቀጠር አልቻልኩም። ያው ግን ሂደቱ የሚሆነው መጀመሪያ ሲቪያችንን ነው የምናስገባው። ከዛ በኋላ ሲቪያችን ታይቶ ያው እኔ እስካሁን እንትን ባልኩበት ሲቪ ባስገባሁበት። ከእኔ ጋር ወደ ሶስት መቶ የሚሆኑ ተማሪዎች ለአንድ ሰው ቅጥር። ለአንድ ሰው በወጣ የቅጥር ማስታወቂያ ሶስት መቶ ሰው ወረቀት አስገብቶ ነበር። እና ከዛ መካከል በእጣ ፈተና እንኳን ለመፈተን በእጣ ነበረ የሆነው። እና ያንን እጣ ሶስት ሰው ለአስር ሰው ነበረ ያ እጣ የወጣው እና በዛ እጣ መሰረት ተፈትኖ ከአስሩ አንዱ ያልፋል። ሌላው ሁለት መቶ ዘጠና ሰው ፈተናውን እንኳን ሳይፈተን ወደ ቤቱ ነው የተመለሰው። እና ከአስሩ አንድ ሰው ያልፋል ከዛ በኋላ ቅጥሩን አግኝቷል ማለት ነው። ለኔ ያን ያህል እንትኑ ጠፋብኝ። ማለት ለቅጥር አስገባለሁ ግን ያው የሚያስገባውን የህዝቡን ብዛት ሳይ። እንደገና ደግሞ ዕጣም አልወጣልኝ ሲል ለፈተናም እጩ መሆኔ ሳይሆን እጩ ሳልሆን ስቀር ያ ነገር እንትን አለኝና ብዙም እንትን አላልኩኝም። ብዙም ሲቪዬን ያን ያህል ቦታ አላስገባሁም ግን ሶስት ጊዜ ሞክሬ። ሶስቱም በጣም ብዙ በቃ ከሁለት መቶ እስከ ሶስት መቶ የሚያክል ሰው ለአንድ ወይም ለሁለት ሰው የስራ ቅጥር ማስታወቂያ ላይ ሶስት ሰው ሶስት መቶ ወይ ሁለት መቶ ሰው ሲቪ ያስገባል። እና በዛ ከዛ መካከል በጣም ሶስት ጊዜ አልወጣልኝ ሲቀር አይ እስኪ ደግሞ የግል ስራዎችን ለመቀጠር ልሞክር። ምናምን ብዬ አሰብኩኝ እና አሁን የግል ስራ ለመቀጠር እያሰብኩኝ ነው። የግልም ደግሞ የተለያዩ ነገሮች ያስፈልጉሃል። ዝም ብሎ ማንኛውም ሰው ተነስቶ ሊቀጥርህ አይችልም። የግድ በሰው መታወቅ ያስፈልግሀል የሆነ ሰው አንተን ሊያውቅህ ይገባል። እና እኔ ደግሞ የማውቀው ሰው አልነበረም። በዛ በሰአቱ እና በደላላ እንኳን ስራ ቢገኝ የግድ እንትን መሆን አለብህ። የሆነ ሰው ያስፈልግሃል። በቃ እንትን የሚሆንክ ምንድን ነበር የሚባለው አማርኛው ጠፋብኝ። እና እንትን ዋስ የሚሆንህ ያስፈልግሃል። ያን ስራ እንኳን አግኝተህ የግል ስራ ለመቀጠር እንኳን ብትፈልግ የሆነ ዋስ ነገር ያስፈልግሃል። በቃ በ ዝም ብሎ ማንኛውም ሰው ሳይሆን የሆነ ነገር ያለው ሰው ያስፈልግሃል እና ይሄንን ነገር ራሱ ገና እየፈለግኩ ነው። በእርግጥ ግን የመንግስቱን ትቼ በግል ለመቀጠር እየፈለኩኝ ነው። ግን እስኪ እስካሁን ስራውንም አላገኘውም ባገኝ ራሱ የመቀጠር አድቫንቴጄ የወረደ ነው ብዬ አስባለሁ። ምክንያቱም እኔ ለስራ ዝግጁ ሳልሆን ቀርቼ ሳይሆን ያንን ሂደት የሚያደርግልኝ ሰው ባለመኖሩ ማለት ነው። አሁን ላይ ከቤተሰብ ወጥቼ ሌላ ከተማ ላይ ብቻዬን እየኖርኩ የምገኝ አይነት ሰው ነኝ። እና ዋስትና የሚባል ነገር አለ ያንን ዋስትና ደግሞ የሚያደርግልኝ ሰው ገና አልተዋወቅኩም። እንደ ፈጣሪ ፍቃድ ምናልባት ዋስትና የማያስፈልግ ስራ ላገኝ እችላለሁ ቢያስፈልግም። የሆነ ሰው ፈጣሪ ከላይ ይሰጠኛል ብዬ አስባለሁ። እና የቅጥር ሂደት። ያው በመንግስቱ በሲቪ ነው በተማርንበት የወረቀት አይነት ኮፒውን እናስገባለን። ከዛ በኋላ ከዛ ሰው ብዛት ያንን ወረቀት ያስገባ ሰው ከሆነ እጣ ይወጣል። ያ እጣ ለፈተና እጩ የሆኑ ተማሪዎችን ስም ዝርዝር ያያዘ እጣ ነው። ከዛ በኋላ ያው ቁጭ ብለው ቁጭ ብለው ይፈተናሉ። ከዛ ውስጥ ከፍተኛ ውጤት ያመጣ ተማሪ የስራ ቅጥሩን ያገኛል ማለት ነው። ያው የግል ሲሆን ደግሞ በግል አንዳንድ ቦታዎች ልብስ ቤት ሊሆን ይችላል። ወይ ጫማ ወይ የተለያዩ ቦታዎች ለመቀጠር። የ በቃ የሆነ ሰው ያስፈልግሃል። ወይ የምታውቀው ሰው ሊሆን ይችላል እዛ ቦታ ላይ የቀጠረክ ሰውዬ አልያም ደግሞ ታማኝነትህን ሊያረጋግጥ የሚችል አንድ የምታውቀው ሰው ዋስትና የሚባለውን ነገር። ሊያረጋግጥልህ ሊፈርምልህ የሚችል ሰው መኖር አለበት። በደላላም ቢሆን አሁን ላይ ያለዋስ የሚሆን ነገር አለ ብዬ አላስብም። ከጊዜውም አንፃር ሊሆን ይችላል የተለያዩ ማጨበርበሮች የተለያዩ ነገሮችን እየተፈጠሩ ስለሆነ። ዝም ብሎ ማንኛውም ሰው ተነስቶ ስራ የሚያገኝበት ጊዜ ላይ አልደረስንም። የቀን ስራ ካልሆነ በቀር። የቀን ስራም ሰርተህ ብርህን ይዘህ ወጥተህ ሌላ ቦታ ስለምታድር። ያው

በዶቄ መፍጨት ታውቃለህ? ይቅርታ ዶቄ ማለት ምን ማለት እንደሆነ አልገባኝም ምናልባት ሌላ ስም ሊኖረው ይችል ይሆናል ምናልባት ድንጋይን ከድንጋይ እያፋጩ የድሮ እናቶች የሚፈጩበት መፍጫ ከሆነ ያንን መፍጫ እኔ አላውቀውም ምን ማለት እንደሆነም ገና ዛሬ እያየሁት ነውና ዱቄ ምን ማለት እንደሆነ አላውቅም

ለስራ ትጓዛለክ ይላል ጥያቄው አይ እኔ ሰራተኛ አይደለሁምና ለስራ የምጓዝበት ምክንያት የለኝም ማለት ነው። ነገር ግን ለስራ ሳይሆን ለትምህርት። በእግር ጉዞ ነው የሚሄደው ትምህርት ቤት ከድሮም ጀምሮ ከኤለመንተሪም ጀምሬ በእግሬ በመጓዝ ነው እየተማርኩ የምገኘው። በመማር ላይ የምገኘው በእግሬ በመጓዝ ነው። በርግጥ በጣም ድካም አለው የእግር ጉዞ ማድረግ በተለይ ተማሪ ስንሆን በጣም የሚያስጠላ ነገር ነው። እና ትራንስፖርት አልጠቀምም ያው ቅርብ ነው በሚል ሰበብ ቤተሰቦቼም በእግሬ ነው። እንድንቀሳቀስ የሚያደርጉት በእርግጥ ያን ያህል ርቀት ኖሮት አይደለም ግን ተማሪ ስንሆን። በተለይም ምሳ ሰዓት ላይ ተመልሰን መጥተን በልተን የምንመለስ ከሆነ። ከፀሀዩ ጀምሮ የከሰአትም ፈረቃ ስንሆን ምግብ በልተን በምንጓዝበት ሰዓት ፀሀዩ ደስ አይልም እና በጣም ይደክመናል። ክላስ ከደረስን በኋላ ትምህርት የመከታተል አቅማችን በጣም ዝቅተኛ ነው የሚሆነው ብዬ አስባለሁ። ማለት እኔም ገጥሞኝ ስለማውቅ። ልክ ከሰአት ፈረቃ በመሆን ሰዓት ያው ምግብ በልቼ ዩኒፎርሜ ለብሼ ነው ወደ ትምህርት ቤት በእግሬ ተጉዤ የምሄደው እና። ድካሙን ልነግራችሁ አልችልም ያው ቅርብ ነው ብዬም ስለማስብ ነው። በእግሬ የምንቀሳቀሰው ግን በጣም የተለየ ድካም ነው የሚሰማኝ በዛ ላይ የከሰአት ፈረቃ ደስ አይልም። በዛ ላይ ደግሞ በእግርም ተጉዘን መጥተን። ድካም ላይም ሆነን ቀጥታ ወደ ትምህርት መግባቱ ያለ እረፍት በጣም ደስ አይልም እና። ሁል ጊዜ እኔ ከሰአት በመሆን ሰዓት በስርዓት እማራለሁ ብዬ አላስብም ምክንያቱም ትልቅ ድካም ስለምሆን ማለት ነው። በጣም ነው የሚደክመኝ። እና የትምህርት ፍላጎቴም ዝቅተኛ ነው በጣም የወረደ ነው የሚሆነው። የከሰአት ፈረቃ በመሆን የጠዋት ላይ ግን ያው የእግርም እንቅስቃሴም የጠዋት ፀሀይ አትበረታም እንደውም የጠዋት ፀሀይ አሪፍ ነው ይባላል። በዛ ምክንያት ጸሀያዋም ስለማትጠናከር ያን ያህል ድካም አይኖረውም። ያው ቅድም እንዳልኩት ቀረብ ያለም ስለሆነ ነው። ትራንስፖርት የማልጠቀመው እና በምራመድበት ሰዓት በጣም ድካም የሚሰማኝ ከሰአት ፈረቃ በሆንኩበት ሰዓት ነው። ጸሀዩ እየበረታ ነው የሚሄደው ከስድስት ሰዓት በኋላ ያው እስከ ስምንት ሰዓት ከባድ ፀሀይ የሚባለው ፀሀይ የዛ ከሰሞን የዛ አካባቢ እንደሆነ ይታወቃል። እና የዛ ሰዓት ነው። እንትን የሚለኝ በጣም ፀሀይ የሚበረታበት ሰዓት ነው። ተነስቼ ትምህርት ቤት ሊሄድ የምችለው እና ለስራ ሳይሆን ለ ትምህርት ነው በእግሬ ጉዞ የማደርገው ልጓዝ የምችለው በስራ ሳይሆን ለትምህርት

ባዶ እግር መራመድ ታውቃለህ ይላል ጥያቄው? አዎ በባዶ እግር መራመድ አውቃለሁ። ግን በባዶ እግር መራመድ እኔን አያስደስተኝም በተለያዩ ሰዎች አያለሁ በባዶ እግራቸው የሚጓዙ ሰዎች። በባዶ እግር መራመድ በጣም እግራችን ላይ ትልቅ ተጽዕኖ ይፈጥራል። የሚራመዱ ሰዎችን አብዛኛው ሰዎች አይታቸው ከሆነ እግራቸው የእግራቸው ተረከዝ በጣም ሻካራና የተሰነጣጠቀ ነው የሚሆነው እና ይሄ ነገር ይፈጠራል ብዬ ስለማስብ። በእግሬ መራመድ አልወድም ቤት ራሱ አጽድቼ ወይ ካልሲ ወይ የቤት ጫማ ተጠቅሜ ካልሆነ አንደኛ ነገር ቅዝቃዜም አለው። ያ ለ በእግራችን የሚገባ ቅዝቃዜ ለአጥንታችን ጥሩ አይደለም ብዬም ስለማስብ። ቤት አጽድቼ ራሱ በባዶ እግሬ አልራመድም። ያው ንጹህ ጫማ አዘጋጅቼ ወይ እስከሚደርቅ ቆይቼ በ በውጭም ጫማ ቢሆን እገባለሁ አልያም ደግሞ የውጭ የቤት ውስጥ ጫማ አዘጋጅቼ በቤት ውስጥ ጫማ እንቀሳቀሳለሁ። እንጂ በባዶ እግር መራመድ እኔም አልወድም ግን ያው አንዳንድ ሰዎችን አያለሁ ቤት ውስጥ ብቻ ሳይሆን እንደዚሁ ከቤት ውጪም። ስፔሻሊ ገጠር አካባቢ ብንሄድ በጫማ የሚራመድ ሰው ላይኖር ይችላል። ከዛ ባለፈ በ እግራቸው የሚራመዱ ሰዎችን ነው አብዛኛው ሰዎችን የምንመለከተው። እና በእግር መራመድ ነው አብዛኛውም ተምቼ የሚንቀሳቀሰው እና እኔ በባዶ እግር የሚራመዱ ሰዎች በዛ ሰዓት በምመለከትበት ሰዓት ተረከዛቸው የተሰነጣጠቀ ወይም በጣም ሻካራና ነጭ ነው የሚሆነው ያ ለሻ ለእግራቸው ውበት በጣም ይስጠላል። የተረከዛቸው ብቻ ሳይሆን ጥፍራቸውም እየጠቆረና እየተሰነጣጠቀ ነው የሚሄደው። እና አንደኛ የእግር ውበት ይጎድላል ሁለተኛ ደግሞ ከጤና ጋር ከአጥንት ጋር እንትን የሚለው ነገር ይኖራል ብዬ አስባለሁ። የእግር ቁርጥማት ሊኖር ይችላል በቅዝቃዜ ወቅት እንዲሁም ደግሞ በጣም የጋለ ባስፓልት ሊሆኑ ይችላል ወይ የተለያዩ ጠጠሮች ጠጠ የጠጠሮች ሊወጓቸው ይችላሉ። ወይ ደግሞ በጋለ አስፓልት ሲራመዱ ያም ለቆዳቸው ለውስጥ እግራቸው ጤንነት ነው ብዬ አላስብም። እና ጫማ እያላቸው ራሱ ያው ከልምድም አኳያ ሊሆን ይችላል አብዛኛውም ሰውን ተመልክቼም ስለማውቅ ማለት ነው። በገጠር አካባቢዎች አብዛኛው ሰው በባዶ እግሩ ነው ሲራመድ የምናየው። በቃ ይመስለኛል ለምደውታል እኔ ትንሽ እንኳን ሴንቲሜትር እንኳን በባዶ ላይ መንቀሳቀስ አልወድም። እነሱ ግን ምንም አይመስላቸውም ጠጠሩ በቃ ውይ ወጋቸው ምናምን ብዬ ሳስብ በቃ ምንም ላይመስላቸው ይመስለኛል። በቃ ጠንክሯል ያ እግር ብዙም ችግር ወጣ ውረድም ስለሚችል ጠንክሯል ብዬ አስባለሁ። እና በጣም ረጅም ብዙ ይጓዛሉ ከዛ ባለፈ ደግሞ እግራቸውም እንደዚሁ ቅድም እንዳልኩት የእግር መሰንጠቅ የተረከዛቸው መሻከር ጥፍራቸው እንደዚህ ለመጥቆር መላላጥ ያመጣባቸዋል። ቆዳቸውም እንደዚህ በብርድ የተጎዳ ነው የሚሆነው። እግራቸው ላይ ትኩረት አያደርጉም እንከብካቤ አያደርጉም በቃ ጠዋት ይነሳሉ ሲራመዱበት ይውሉና ማታ በውሃ ብቻ ለቅለቅ ብለው ይተኛሉ። እንደውም አንዳንዶች ላይታጣቡም ይችላል ምክንያቱም ሲደክሙ ነው የሚሉት ያው ገጠር ስራ አብዛኛው ጊዜ በጣም አድካሚ ነውና። ተመልክቼውም ስለማውቅ አይቼውም ሄጄበትም ስለማውቅ ጫማ እንኳን እያላቸው ያንይሃል ልምዱ የላቸውም ጫማቸውን ወይ በእጃቸው ይዘው ወይ ደግሞ አስቀምጠውት ነው። በእግር እንቅስቃሴ ሲያደርጉ የምናያቸው እና ይሄ ነገር እንደው ቢቀር ቢቀርና እንደዚህ ልምድ እንዲያደርጉበት ቢሰራ እላለሁ እንደውም አንዳንዴ ማለት ነው። ምክንያቱም እግራቸው ሲታይ በጣም ያሳዝናል። በጣም ሻካራ ነው ተቆራርጦ ነው ያለው። እና በቃ እግር ሁሉ አይመስልም በጣም ነው የሚያሳዝኑት። ጥፍራቸው ተቆራርጦ እኔ በቃ የነሱን ያህል ጥንካሬ የለኝም ትንሽ እንኳን ጥንካሬ ቢኖረኝ እላለሁ በእግር መራመዳቸው ብቻ ሳይሆን የተለያየ ጥንካሬ ስለማየባቸው ማለት ነው። በቃ ጠጠሩን ጠጠር አይሉት እሾህ ቢወጋቸው ምናምን በቃ ያን ያህል ለነሱ ትኩረት ትልቅ ትኩረት አይሰጡትም። እንደ ቀላል ነገር ነው በቃ በ አሁን በጋላ አስፓልት ላይ የሚራመዱ ሰዎች ናቸው ማለት ነው። በባዶ እግራቸው ያለ ጫማ

ውሃ ማምጣት ታውቃለህ ይላል ጥያቄው ያው ጥያቄው ብዙም ግልጽ አልሆነልኝም። ግን ውሃ ማምጣት ማለት ያው ከቧንቧ መቅዳት ከቧንቧ ቀድተን ወደ ቤት በቱቦ መልክ በመሳብ ወይ ደግሞ ከሃይላንድ ጃራል ሊሆን ይችላል በተለያዩ ነገሮች መጠቀም ከሃይላንድ የሃይላንድ ውሃ መጠቀም። አለ ያው ብዙም ጥያቄው ግልጽ አልሆነልኝም። በገጠር አካባቢዎች ደግሞ አንዳንድ ቦታዎች ላይ በእንስራ ይቀዳሉ። ይሄ ደግሞ የሚሆነው ከወንዝ ላይ ነው ያንን ከወንዝ ከሚፈልቅ ላይ በእንስራ ቀድተው ለተለያዩ ነገሮች ሚጠቀሙት አለ። ለመጠጥም ለወጥም ብዙ ነገሮች ይሰሩበታል። እና በቃ እንደ ንጹህ ውሃ ነው ያንን ነገር ሊጠጡት ሊጠቀሙት የሚችሉት። ያው አላውቅም ከተማ የቧንቧ ውሃ የለመደ ሰው ወደዛ ሄዶ ቢኖር ይጠጣዋል ብዬ አላስብም። ያው እኔም ሄጄ አላውቅም ግን ሲሉ እና በአንድ አንድ ታሪኮችም ከሰማሁት ነው ይሄንን እያካፈልኩኝ የምገኘው እና። እና ደግሞ የሆነ መሳቢያ ነገር ያለው አለ ከዛ ከ እንትን ላይ ቆፍረው የሚያወጡት አለ ቆፍረው ያንን በመሳብ ከዛ ላይ በመቅጃ በመሳብ እያነሱ ወደ ጀሪካን በማንቆርቆር የሚያመጡት ተሸክመው የሚያመጡት አለ። እንደገና ደግሞ በጀሪካን ማምጣት በእንስራም ተሸክሞ የሚመጣ ውሃ አለ። ከዛ ባለፈ ያው ጥያቄውም ብዙም ግልጽ ስላልሆነልኝ እዚህ ጋር ባቆም ደስ ይለኛል